በተፈጥሮ ውስጥ መራመድ ትወዳለህ ወይ? አዎ በተፈጥሮ ውስጥ መራመድ በጣም እወዳለሁ። ምክንያቱም በነዛ ተፈጥሮ በሰጠቻቸው ዉብ በሆኑ ቦታዎች ላይ መራመድ ለአእምሮአችንም ሆነ ለሰውነታችንም የተለያዩ ብዙ ጥቅሞች አለው። ምክንያቱም ዋናውን ስራ የሚሰራው አእምሮ ቅንጭለት ስለሆነ መጀመሪያ ለአእምሮአችን ጥሩን እይታ ጥሩ የሆነ መልካም የሆነ እይታ መፍጠር ለሰው ልጅ በጣም አስፈላጊ ነው። ምክንያቱም በመጀመሪያ ደረጃ የሚያየው አይናችን ነገር አይናችን የሚያየውን ነገር ነው። ሰውነታችን የሚቀበለው እና ለአይናችን ማራኪ የሆነ ነገር እና ለሰውነታችን የሚስማማውን ነገር በአእምሯችን በአይናችን በምናይበት ጊዜ አይናችን ትክክለኛ መንፈሳችንን ስለሆነ የሚከተለው ሰውነታችንም እነዛን ነገሮች ተቀብሎ ለራሳችን ለአእምሮ መንፈሳችንን ለማደስ ሊሆን ይችላል። አእምሯችንን ለማረጋጋት ሳዉነታችንን ምክንያቱም የተጨናነቀ አእምሮ ድብርት የተጫጫነው እነሱ እነሱን ነገሮች ለማስወገድ ግዴታ በማንኛውም ጊዜ በተፈጥሮ ውስጥ መራመድ ያስፈልጋል። ብቻህንም ሊሆን ይችላል ከሰው ጋርም ሊሆን ይችላል። ስለዚህ እንደዚህ እንደዚህ አይነት ነገሮች ላይ ብዙ ጊዜ አዘወትራለሁ በጣም እሄዳለሁም። ስለዚህ በተለይ እኔ ያለሁበት አከባቢ እንደዚህ አይነት መንገዶች ላይ ለመሄድ የሚያስችል በጣም ውብ የሆኑ የተፈጥሮ የሆኑ አትክልቶችም የተለያዩ ብዙ ነገሮች ያሉበት ቦታ ስለሆነ የተፈጥሮ ሀይቆች ያሉበት ቦታዎች ናቸውና። ብዙ ጊዜ እነሱ ቦታዎች ላይ ለመጎብኘት እና ለመሄድ እድሉን ብዙ ጊዜ ስላገኘሁኝ በጣም ደስታና አእሞሮዬ ላይ ሰለም የሚሰጠኝን ነገር ለአእሞሮዬ ፈጥሬለታለሁ ብዬ ነው የማሰበው። ምክንያቱም በተፈጥሮ ውስጥ መራመድ ተፈጥሮ በራሱ ፈጣሪ ያደለውና ለሰው ልጅ የተሰጠ በነፃ የተሰጠ ሀብት ስለሆነ። አረንጓዴ ነገሮች በጣም ኣስፈላጊ የሆኑ ነገሮች ናቸው። ለሰዎች እና መጀመሪያ አይናችን የሚመለከተው መልካም እና ጥሩ ነገር አእምሮአችን ላይ በጣም የሚያሳድረው ትልቅ ተጽኖ ስላለ። በመጀመሪያ ለአይናችን ጥሩ እይታን መፍጠር የሚለውን ነገር ስለምረዳ በተፈጥሮ ውስጥ መራመድን አበዛለሁ እወዳለሁ

ምን ያህል ጊዜ ወደ ገበያ ትሄዳለህ? ምን ያህል ጊዜ በቀን እንደየአስፈላጊነቱ እንደየእቤት እንዳለቀብኝ አስቤዛ ቤት ውስጥ እንደምጠቀመው የ የግብአቶች የምግብ ግብአቶች ፍጆታዬ እንዳለቀብኝ ይወሰናል። ለምሳሌ ድንች ወይ ሽንኩርት ወይ ቲማቲም ሊሆን ይችላል። የተለያዩ ነገሮች በአጋጣሚ ሲያልቁብኝ በአጋጣሚ ሄጄ ልገዛ እችላለሁ። ስለዚህ ውሃ ሊያልቅብኝ ቢያንስ በቀን ሶስቴ እሄዳለሁ እንጀራ ለመግዛት እሄዳለሁ። ሽሮ በርበሬ ለመግዛት እሄዳለሁ። ድንች ሽንኩርት ለመሄድ ለመግዛት እሄዳለሁ። እንጀራ ለመግዛት ቢያንስ በቀን ሶስት ጊዜ እሄዳለሁ። ምክንያቱም እቤት ውስጥ መጋገር ስለማልችል የምሄደው ቢያንስ ሶስቴ ጠዋት ምሳ ሰዓት እና ከሰአት ላይ ሁሌም ቢሆን ወደ ገበያ እሄዳለሁ። ምክንያቱም ወደ ገበያ የምሄድበት ምክንያት ምንድነው? የሚያስፈልገኝን ነገር ለመግዛት። ትኩስ ትኩሱን ከላይ ከላይ ላለማቆየት ስለመፈለግ እዛው እዛው መጠቀም ስለመፈለግ እነሱን ነገሮች ቶሎቶሎ የማደርጋቸውን ተልቶሎ ገበያ እንድሄድ የሚያደርጉኝ ነገሮች ናቸው። ስለዚህ እና አትክልት ፍራፍሬ ፍሬሽ የሆነ ነገር ለመግዛት። ትኩስ የሆኑ ነገሮችን ለማግኘት ስፈልግ ቀጥታ ምንድነው የማደርገው በቀን ሁለቴ ሊሆን ይችላል ወይ በቃ አንዴ ጊዜ ሊሆን ይችላል። እንደየ አስፈላጊነቱ በቀን አንዴ ልሄድ እችላለሁ በቀን ሁለቴ ልሄድ እችላለሁ ከዛም በላይ ልሄድ እችላለሁ። አንዳንዴም ደግሞ እንዳስፈላጊነቱ ምንም ላ ጭራሽ ሳልሄድም ልቀር የምችልባቸው አጋጣሚዎች ስለሚኖሩ እንደየሁኔታው እንደየአስፈላጊነቱ እንደ እንዳለቀብኝ ቤቴ ውስጥ ልክ እንደሚያስፈልገኝ ነገር ይወሰናል ማለት ነው። ስለዚህ ይሄን ነገር ጊዜ ገደብ አውጥቼ ልናገረው የምችለው ነገር አይደለም። እንደየአስፈላጊነቱ የማደርጋቸው ነገሮች ናቸው ስለዚህ በቀን አንዴም ሁለቴም ልሄድ ስለምችል። ይሄ ነው ያለው ነገር

ምን ምን አይነት የቤት እቃዎችን ትጠቀማለህ ለሚለው ጥያቄ? የቤት እቃዎቼ በጣም ትየለሌ በጣም ብዙ ከመሆናቸው የተነሳ ይሄ ነው ይሄ ነው ይሄ ነው ብዬ ልል አልችልም ግን አብዛኛውን ጊዜ የምጠቀማቸው የቤት እቃዎች አይነቶች ምንድን ናቸው? እቃ ለማጥብ ሳፋ አጠቀማለሁ መዘፍዘፊያ ማለት ነው። እቃ ለማጠብ ሳፋ መዘፍዘፊያ አጠቀማለሁ። ምግብ ለማብሰል ብረትድስት እጠቀማለሁ መጥበሻ እጠቀማለሁ ጣውላና ሽንኩርት ቢላዋ አጠቀማለሁ። ከዛ የውሃ ማጠራቀሚያ ባልዲ ሳፋ እጠቀማለሁ ማስታጠቢያ እጠቀማለሁ። ሳህኖችን እጠቀማለሁ ዝርግ ሳህኖችን ማንኪያ ማማሲያ አይነት የሚረዱኝን እጠቀማለሁኝ ብዙ ጊዜ እነዚህ እነዚህ ነገሮች የምጠቀማቸው ናቸው። ይሄ ምክንያቱም ሁልጊዜ የእለት ተእለት ተግባሮቼ ስለሆኑ ነው። እነዚህን ነገሮች ለመጥቀስ የተረዳሁትኝና የማውቀው ነገር ማለት ነው። ስለዚህ ስቶቭ እጠቀማለሁ በየቀኑ። ስለዚህ የውሃ ኩባያ ብርጭቆችን እጠቀማለሁ ብዙ አይነት ጥቅሞች ያሉትን እቃ ለየ እለት እለት ተግባሬ እንዳከናውን ወይም ደግሞ ኑሮየን ሊያቀሉልኝ የሚችሉን ነገሮችን አሁን የጠቀስኳቸውን ነገሮች ይጠቀማሉ

ማር ትወዳለህ ወይ ለሚለው ጥያቄ? ማር አዎ በጣም የምወደው የምግብ አይነት ነው። በተለይ ለመክሰስ ላይ። ወይም ቁርስ ላይ። ልክ እንደ ምንድነው የሚባለው? በዛኛው ቋንቋ ከምግብ በኋላ ምን ይጠቀማቸው ምግቦች አሉ። ለምሳሌ ምግብ ከመላን በኋላ ሙዝ እንደምንጠቀመው ሁሉ ማርበዳቦን ይጠቀማል። በተለይ ከጂም እንደተመለስኩ ከስፖርት ቤት እንደመጣሁኝ። ሌሎች ነገሮችን ከማድረጌ በፊት መጀመሪያ ማር በጃቦ በላለው ከዛ መክሰስ ላይም ከስራ እንደተመለስኩኝ ቅድሚያ ሌሎች ምግቦችን ከመመገቢ በፊት ማር በዳቦ እበላለሁኝ። ማር በዳቦ በእጅ የተጋገረ በመጣት የተጋገረ ወይንድ አምባሻ እና ይሄ ክብ ክብ ሆኖ የሚገግሩት በተ ሽክርክር ዳቦ እንላቸዋለን። በእኛ በባህላችን። እንደዚህ አይነት ዳቦ እንደዚህ አይነት ዳቦዎች ላይ በውስጣቸው ተሰንጥቆ ማሩ በሹ ማንኪያ ከተቀባ በኋላ በደንብ መመገብ እወዳለሁ። ይሄንን መገመገብ የምወደው ከስፖርት ቤት እንደተመለስኩኝ ከስራ ላይ እንደተመለስኩኝ ማር በራሱ አእምሮን የመክፈት ሀይል ስላለው በዛ መልኩ እጠቀመዋለሁ። ስለዚህ ቅድሚያ ሁልጊዜም ቢሆንም ሌሎች ምግብሮቹ ከመብላቴ ከመጠቀሜ በፊት። የማደርገው ነገር ምግብ በጣም ከመመገቤ በፊት መጀመሪያ ልክ ማር በዳብ ይሄን ከበላው በኋላ ሌሎችን ምግቦችን መመገብ እችላለሁኝ ማለት ነው። ምክንያቱም ሃፒታይት የሚባለው ነገር አለ። የምግብ ፍላጎት እንዲከፍትልኝ የሚያደርግ ነገር ስለሆነ ቅድሚያ ማር በዳቦን ሌሎችም ምግቦች እንድበላ ስለሚያደርገኝ ማር በዳቦ እወስዳለሁ። ቅድሚያ ከዛ ማሩን በዳቦ ከበላው በኋላ ሴቶች ስነ ደቂቃ ከቆየሁኝ በኋላ ሌሎችን ምግቦችን ለመውሰድ ወደ ጠረጴዛ ይቀመጣሉ ማለት ነው። ስለዚህ ማር በዳቦ በጣም እወዳለሁ

የምታውቀው አንድ ምሳሌ ንገረኝ ከማውቃቸው ብዙ አይነት ምሳሌ ያው የአነጋገሮች አሉ እና ከማውቃችው ምሳሌ አነጋገሮች አንዱ ለምሳሌ የአባይን ልጅ ውሃ ጠማው ምክንያቱም አባይን ያላየ ምንጭ ያመሰግናል ነገር በምሳሌ ጠጅ በብርሌ ነገር በምሳሌ የሚባሉ ብዙ አይነት አባባሎች እና ምሳሌያዊ አነጋገሮች አሉ። የነዚህ የእያንዳንዳቸው ትርጉማቸው ለምሳሌ ነገር በምሳሌ ጠጅ በብሪሌ ሲባል ነገርን ስታመጣው ሁልጊዜ ቀጥታ አይደለም የሚመጣው ምክንያቱም በተዘዋዋሪ ሰዎች በቀጥታ ሰዎችን ለመናገር ድፍረት ስለማይኖር በተዘዋዋሪ ነገሮችን በተረትና በምሳሌ አድርጎ ቅኔዎችን በመናገር የምንናገራቸው ነገሮች ናቸው ከዛ ጠጅ በብርሌ ይቀርባል ስለዚህ ነገር ደግሞ በምሳሌ ነው የሚቀርበው ማለት ነገር አሁን አንድ ሰው አንድን ሰው ለመንካት ወይም ለመተንኮስ ከፈለገ ቀጥታ አንተ እኮ እንደዚህ ነህ ብሎ አይደለም የሚጠይቀው። በነገርና በ በነገሩን በምሳሌያዊ አነጋገር ወይም ደግሞ በቅኔ ትዝ በተዘዋዋሪ አማርኛ ነው የሚናገረው ማለት ነው ሁለተኛው ደግሞ አባይን ያላየ ምንጭ ያመሰግናል ማለት አባይ ማለት በጣም አለማችንም በአፍሪካም በጣም ትልቁና እረጅሙ ወንዝ ነው። ስለዚህ ያንን ወንዝ ያላየ ሰው በጣም ትንሿንና ወይ ሰፈር ላይ ያገኛትን ሊሆን ይችላል ወይ መንገድ ዳር ያገኛትን ወይ የሆነ ቦታ እየሄደ እያለ ብዙ ጊዜ ምንጮች የሚገኙት ወደ ገጠራማ ቦታዎች ስለሆኑ እነሱ አባቶች እንዴ ኦ ይሄ ነገር እኮ እንዴ ይሄ ምንጭ እንዴ ምናምን ሊል ይችላል አንድ ሰው ማለት ነው። ስለዚህ በጣም ትልቁን ወንዝ ሳያይ ትንሿን ውሃ ካመሰገነ አባይን ያላየ ምንጭ ያመሰግናል የመብ የሚባለው ነገር አለ እና እነሱ እነሱ ነገሮች ናቸው እና ሶስተኛው እና የመጨረሻው ደግሞ የአባይን ልጅ ውሃ ጠማው ማለት አባይ አለ ጣና ሀይቅ አለ ብዙ ነገሮች አሉ ብዙ ወንዞች አሉ ሀገራችን ላይ የምንኖርበት አካባቢ ላይ ብዙ የውሃ አማራጮች አሉ ነገር ግን እነዚህ የውሃ አማራጮች ባሉበት ሁኔታ ውስጥ ነገር ግን የውሃ እጥረት በጣም ሲኖር ወይም ደግሞ ውሃ በጣም ማግኘት የማንችልበት ደረጃ ላይ ስንደርስ ምንድን ይሆናል ምን ይሆናል ያ ማለት የአባይን ልጅ ውሃ ጠማው እንላለን። ምክንያቱም አጠገባችን ብዙ አማራጮች እያሉ ብዙ ነገሮችን ማድረግ እየቻልን ብዙ እድሎች እያሉ ውሃውን ወደ ሌሎች ወደ ሌሎች ስራዎች ወይም ለመጥ ወደ መጠጥ መቀየር እየተቻለ ወይ ወደ ስራ መቀየር እየተቻለ ውሃውን ስ እያለ ነገር ግን ጥም እንደመሞት እንደማለት ነው እና በዚህ ልክ ነው ማብራሪያው የማውቀው አንድ የምሳሌያዊ አነጋገር ብቻ ሳይሆን ከማውቃቸው ሶስት ምሳሌያዊ አነጋገሮች ውስጥ አ እንግዲህ በ ከብዙ በጥቂቱ እነዚህን ይመስላሉ

በሰአት የምትደርስ ሰው ነህ ወይ ለሚለው ጥያቄ? አዎ በሰአት የምደርስ ሰው ነኝ ምክንያቱም በስራም በኩልም ቢሆን በማህበራዊ ኑሮዬ ውስጥ። በሰአት የምደርስ ሰው ነኝ በጣም ሰዓት አክባሪ ነኝ በጣም ሰው አክባሪ ነኝ ሰው ከማክበሬ የተነሳ በተባልኩት ሰዓትና ደቂቃ በቦታው በመገኘት የምታወቅ ሰው ነኝ። እኔ ለምሳሌ አንድ ሰው እዚህ ቦታ ላግኝሽ እፈልጋለሁ ካለኝ ሰባት ሰዓት ከቀጠረኝ አስር ደቂቃ ቀድሜ በመሄድ ወይ አምስት ደቂቃ ቀድሜው ቦታው ላይ በመገኘት። ሰአቴን አክብሬ ሰዎችንም ስራቸውን እንዳላስተጓጉል የራሴንም ስራ ከቀጠሮዬ ጨርሼ ተመልሼ ራሴንም ስራ ለማስ ለመጀመር እንዲያስችለኝ ስለምፈልግ ቀጠሮ በጣም አከብራለሁ። በጣም እሄዳለሁኝ ስለዚህ በተለምዶ ሀገራችን ላይ ሀበሻ። ምንድነው? ቀጠሮ ያረፍዳልና የሀበሻ ቀጠሮ የሚባል ነገር አለ። እኔ ግን ሀበሻዊት ሆኜ ነገር ግን ቀጠሮዬም ወይም ደግሞ የማደርገውን የእያንዳንዱን የስራ ግንኙነት ሊሆን ይችላል የማህበራዊ ኑሮ ሊሆን ይችላል በእያንዳንዷ የማደርጋት እንቅስቃሴ በሙሉ። በሰዓትና በደቂቃ የምንቀሳቀስ ሰው ስለሆንኩኝ ምክንያቱም እዚህ ጋር የማባክነት ሰዓት እና ደቂቃ ለነገው ህይወቴ ላይ ብዙ ነገሮችን ስለምታጎልብኝ በስነ ስርዓት ቀጠሮዬን አስተናግዳለሁ ማለት ነው። አንደኛ ነገር ቀጠሮ ሰዓት የምጠብቅ ከሆነ ወይም ደግሞ ቀጠሮ ሰአቶችን የማከብር ከሆነ በሰዎች ዘንድ ያለኝ ተቀባይነት በሰዎች ዘንድ ያለኝ መልካም አመለካከት እንዲጨምር ያደርጋል ማለት ነው። ስለዚህ ይሄ ማለት ምንድነው? እኔ ጋራ ሰው ለመገናኘት አይሰላችም ሰዓትን ማከብር ከሆነ እኔን ለማግኘት ሰው ያን ያህል የሚደበርበት ሁኔታ ውስጥ እንዳይገባ የሚያደርጉ ነገሮች ስለሆኑ በቅድሚያ በሰአቴ የምደርስ። ሰው ነኝ ቀጠሮዬን በጣም የማከብር ሰው ነኝ። ስለዚህ ወደፊትም አከብራለሁ ጠብቄውም እኖራለሁ

መብረቅ ትፈራለህ ወይ? ለሚለው ጥያቄ እንዲ መብረቅ እማይፈራ አለ እንዴ መብረቅም በጣም ነው የምፈራው አይደለም መብረቁን ገና የሰማይ ጉርምርምታ ስሰማው የምገባበት እምደበቅበት ነው የሚጠፋኝ ሰው ራሱ አጠገቤ ካለ በሰዎች ላይ ተንጠልጥዬ ትክሻቸው ላይ ቁጭ ነው የምለው እንዴት እንደምወጣ ራሱ አላስታውስም። እና ቤት ውስጥ ነው የምደበቀው በጣም ነው የምፈራው በጣም እፈራለሁኝ። በጣም መስማትም ማየትም የማልፈልገው ነገር ቢኖር በዚህ ምድር ላይ እሱን ነው። እና መብረቅ በጣም ነው የምፈራው በጣም ነው የምቸገረው ድምፁን ስሰማው ራሱ በጣም ከብዶኝ የምሰማው እሱ ነውና በጣም እፈራዋለሁ። ስለዚህ መብረቅን በጣም ከሚያስፈሩኝ በአለም ላይ ካሉ ከሚያስፈሩኝ ነገሮች አንዱ ልጠቅሰው የምችለው ነገር መብረቅ ነው። ምክንያቱም ሰምቼ የማውቃለው በአቅራቢያችንም ወድቆ ስለሚያውቅ በዝናብ ወቅት ምናምን እንጀራ እየጋገርን ከምጣድና ከመብራት ጋር ኮንታክት አድርጎ ብዙ ችግር ፈጥሮብን ስለሚያውቅ እንደዚህ አይነት ነገሮችን በጣም እፈራለሁ። ስለዚህ መብረቅ እፈራለሁ

የልደትህን ልደትህን እንዴት ታከብራለህ? ልደቴን እንዴት አከብራለሁ ልደቴ ሁሌም ጊዜ በአመት አንዴ የሚመጣ ነገር ስለሆነ ሁሌም ቢሆን ጠብቄና በጉጉት የማደርገውና በደስታ የማደርገው ነገር ስለሆነ ሁል ጊዜም ቢሆን ጠብቄ በስነ ስርዓት የማከብረው የልደት ቀኔን ነውና ልደቴን የማከብረው የተለያዩ ጌጣጌጦችን በመግዛት፣ ልብስን በመግዛት፣ ኬኮችን በማዘጋጀት ዳቦ በማዘጋጀት፣ ጣፋጭ ኩሶችን በማዘጋጀት፣ የተለያዩ እንጀራ ወጦችን በማዘጋጀት ስለዚህ እነሱን ነገሮች በደንብ በማዘጋጀት ልደቴን አከምራለሁኝና ሰዎችን እንግዶችን በመጥራት የተለያዩ ስጦታዎችን በመቀበል አደርጋለሁ።

ወተት ትጠጣለህ ወይ? ወተት እኔ አልጠጣም ምክንያቱም ወተትም ማልጠጣበት ምክንያት እኔ ስለማልወድ ነው። ነገር ግን ሌሎች በዙሪያዬ የሚጠጡ ሰዎች አሉ ነገር ግን። ጥቅሙን ስለማውቅ ጥቅሙን ግን ወተት ምን ያህል ሀሪፍና ጥቅም እንዳለው ግን በደንብ አውቃለሁኝ። ስለዚህ ወተት እራሱ የሀበሻ ወተት በተለይ ከፈረንጅ ይልቅ የሀበሻ ወተት። ምክንያቱም የሚመገቧቸው ምግቦች ከተፈጥሮአዊ ጋር የተያያዘ ስለሆነ። ሳሩም ሁሉ ድርቆሽ የሚባል አለ በተለምዶ በእኛ እንትን እሱን እሱን ነገር ስለሚወስዱ። በተቻለ መጠን የሀበሻው ወተት መጠጣት በጣም ለጤናም ለአእምሮ እድገትም ለአካላዊ ብቃትም እንዲኖረን ሰውነታችን ጠንካራ እንዲሆን ያደርጋል። ነገር ግን አሁን ባለውበት ሁኔታ ወተት እኔ አልወድም።

ገንዘብ ትቆጠባለህ አዎ ገንዘብ እቆጠባለሁ ምክንያቱም ገንዘብ የምቆጥብበት ገንዘብ የምቆጥብበት ምክንያቱም ምክንያቱም ለነገ የተሻለ ኑሮ የተሻለ ህይወት ለመኖር ስለምፈልግ። ከዛሬ ጀምሬ ያዳበርኩትና ከዛሬ ጀምሮ ወይም ደግሞ ከአሁን በፊት ያልቆጠብኩትን ቁጠባ። ገንዘብ ነገ ላይ ስኬታማ ልሆን ስለማልችል ያገኘሁትን ገንዘብ በሙሉ ማጥፋት። ከሆነ ከባድ ስለሚሆን በአገኘኋት አጋጣሚም ቢሆን ከአምስት አራት ስራ ላይ ወይም ደግሞ ከማግኘት ገቢ እና ገንዘብ ላይ ትንሽ ትንሽ በመቆጠብ የነገ ህይወቴን ለማሻሻል የሚረዳኝን ነገር ገንዘብ አስቀምጣለሁ ማለት ነው። ስለዚህ ገንዘብ መቆጠብ አስፈላጊም ነው ግዴታም ነው። ምክንያቱም ዛሬ ላይ ያገኘናትን ገንዘብ ሙሉዋን የምናጠፋ ከሆነ ነገ ላይ መብላት እንኳን እንዳንችል ሆነን አወዳደቃችን አያምርም ማለት ነው። ስለዚህ ምግብ ለመግዛት ገንዘብ ያስፈልጋል በታክሲ ለመሄድ ገንዘብ ያስፈልጋል ውሃ ለማግኘት ገንዘብ ያስፈልጋል። ራሳችንን ቢያመን የራስ ምታት ለመግዛት የግዴታ ገንዘብ ያስፈልጋል። ስለዚህ እነዚህን ገንዘቦች ደግሞ ከምንሰራቸው ስራ ላይ ትንሽ ትንሽ በመቆጠብ እንጂ ዝም ብሎ በማባከን የሚመጣ ለውጥ ስለሌለ ባገኘውት አጋጣሚ የሆነ ትንሽ ትንሽ ገንዘብ እቆጥባለሁ

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ሁል ጊዜ የምሄዳቸው የምሄድባቸው ሁሌ የሚሄድባቸው ጣና ሀይቅ እሄዳለሁ። አንዳንዴ ኮከል መናፈሻ የሚባል አለ። ቤዛይት የሚባል መናፈሻ መዝናኛው ቦታዎች አሉ። እነሱ ጋር ይሄዳለሁ ነገር ግን ምን ያህል ጊዜ ትሄዳለህ? ምን ያህል ጊዜ ትሄዳለህ የሚለው? በቀን ልሂድ አልችልም ምክንያቱም በስራ ስለማይመች ነገር ግን ከሳምንት አንድ ጊዜ። ወይም ደግሞ ከወር ሁለቴ ሊሆን ይችላል በእነዚህ ጊዜያቶች ነው የምንቀሳቀሰው እንጂ። ዴይ ቱ ዴይ ቀን በቀን ወይም ደግሞ ሁል ጊዜ ተነስቼ የሚሄድባቸው ጊዜያቶች አይደሉም። ምክንያቱም ወደ መናፈሻ ለመሄድ ግዴታ ወይ ስራ። ቢዚ ስለምንሆን ወይ ግዴታ ከስራ ነፃ የህፃን መሆን አለብን ራሳችንን ዘና ለማድረግ። ወይም ደግሞ አንዳንድ ጊዜ ከቤተ ከስራ መልስ በኋላ ልንሄድ እንችላለን እንደየአስፈላጊነቱ ማለት ነው። ስለዚህ እንደየአስፈላጊነቱ ስራ ከተመለስን በኋላ አእምሮአችን ዘና እንዲል ወይም ደግሞ በተጨናነቀው ሰውነታችን ለቀቅ እንዲል መንፈሳችንን እንዲታደስ ወደ መናፍሻ እንሄዳለን። ነገር ግን በዚህ ጊዜ ይሄን ያህል ጊዜ እሄዳለሁ ልንል አንችልም ምክንያት ልል አልችልም። ምክንያቱም ሁሌም በቀን በቀን ሊሄድ ስለማልችል ማለት ነው። ምክንያቱም ከስራዬ ጋር አብሮ የሚሄድ ነገር ስላልሆነ። ስለዚህ በዋናነት በሳምንት አንዴ የማይቀር ወደ መናፍሻ የምሄድበት ጊዜ እሁድ እሁድ ነው። በሳምንት አንድ ቀን

ቀልድ መናገር አልወድም። ምክንያቱም ቀልድ መናገር አለመውደድ ምናምን ብቻ ሳይሆን ቀልድ መናገር ስለማልችል ስለማላውቅና ቀልዶችን ስለማላውቅ። ግን ቀልዶችን መስማት እችላለሁ የኮሜዲያኖችን ቀልዶች ብዙ ጊዜ አያለሁ እመለከታለሁ ሶሻል ሚዲያ ላይም። በቴሌቪዥንም በተለያዩ የስልክ አማራጮች በምጠቀምበት ጊዜ እያንዳንዳቸው ቀልድን የሚያስቁ ብዙ ነገሮችን ይቻላል። ነገር ግን እኔ ቀልድ ተናግሬ አላውቅም አልችልም። ቀልድ መናገር ስለማልወድ ሳይሆን ስለማልችል አልችልም

አቧራ ችግር ይፈጥርብሃል ለሚለው ጥያቄ? አዎ አቧራ ችግር ይፈጥርብኛል ምክንያቱም አላርጂክ የሚባል የአይን በሽታ ስላለብኝ። የአይን የአይን ባክቴሪያ ስላለብኝ አይኔ ላይ አዋራ ምንም አይነት አዋራ ምንም አይነት የጭስ ምንም አይነት የከሰል የተለያዩ ነገሮችን ህመሙን ሊያስነሳብኝ የሚችሉ ነገሮችን አልፈልግም። ወይም ደግሞ አልነካም ማለት ነው። ስለዚህ አባዋራ ደግሞ እኔ በጣም አይኔ በጣም ከምታመመው የተነሳ ሁልጊዜም ቢሆን አይኔ አቧራ ውስጥ ከመጣ በንፋስ ሊሆን ይችላል ወይም የሆነ ቦታ ቁጭ ብዬ በሆነ አጋጣሚው መኪና ሲያልፍ መንገድ ላይ ወይም ደግሞ መንገድ ዳር ቁጭ ብዬ በምን ባለውበት ሁኔታ ወይ ንፋስ አምጥቶ አይኔ ውስጥ ሊጨምር ይችላል። ልብስ ሊቆሽሽ ይችላል በብዙ አይነት መንገድ አቧራ ችግር ይፈጥርብኛል። ምክንያቱም ለምሳሌ አሁን በጣም ለብሼ ዘንጬ ወጥቼ ከሆነ መኪና በዛ ሲያልፍ ወይም ደግሞ የሆነ ንፋስ አምጥቶ አቧራ ራሴ ላይ ከለቀቀብኝ ከልብሴ ከመቆሸሹም በላይ ወይም ደግሞ ንጽህናዬን ከማበላሸቱም በላይ አይኔ ላይ ችግር ያመጣብኛል። በጤናዬ ላይ ከዛ ጉሮሮ የምትዘጋት ነገር ጉንፋን የማምጣት ነገሮች እንደዚህ አይነት ነገሮችን ስለሚፈጥር አቧራ በጣም ችግር ይፈጥርብኛል ለኔ ማለት ነው። ስለዚህ በተቻለኝ መጠን አቧራ ካለባቸው ቦታዎች ልርቅ እሞክራለሁ። እየራቁም እገኛለሁኝ ስለዚህ አዋራ የሌለባቸው ቦታዎችን መርጬ እጓዛለሁ በመጀመሪያ ደረጃ ነገር ግን ምንም አማራጭ የለኝም። የማይኖር የማይኖር ቦታ ላይ ከሆንኩ ግን በተቻለ መጠን ፊቴንና አፌን በሻርፕ ለመሸፈን እሞክራለሁ። ወይም ደግሞ በጥላ ፊቴን ለመከለል እሞክራለሁ እንጂ አቧራ በጣም እጅግ በጣም ችግር የሚፈጥር። ለጤናችንም ጥሩ ያልሆነ ጥሩ የማይሆን አፈር አፈር ይዞብኝ ቆሻሻም ይመጣብኝ ይዞብኝ ይመጣል። እና አቧራዬ ሲመጣ ደግሞ ዝም ብሎ አፍሩ ወይም አቦራው ብቻ አይደለም የሚመጣው ወደ እኛ ብዙ ቆሻሻዎችን ብዙ ነገሮች ባክቴሪያዎችን ብዙ ኬሚካሎችን። በራሱ የተበከለ አየሩን በራሱ ከባድ ስለሆነ እነዛ እነዛን ነገሮች ይዙብኝ ስለሚመጣ ብዙ ጊዜ አቧራ ካለበት ቦታ በጣም እርቃለሁኝ። ነገር ግን አሁን ላይ ከተማችን ካለበት ነገር አንፃር ንጽህናውን እየተጠበቀ ያለበት ሁኔታ ላይ ነው ያለነው ነገር። በጋ ከመሆኑ የተነሳ በጋ ነው ደግሞ እርጥበት ስለማይኖር አዋራዎች በጣም ይኖራሉ አቧራዎች በጣም ይኖራሉ። አፈር በጣም ይኖራል ንፋስ ይኖራል ንፋስ የቀላቀለ አቧራ ሲኖር ደግሞ ወደ ሰውነታችን የሚያመጣ ወይም ደግሞ ሰውነታችን ልብሳችንን የሚያበላሽ ለጤናችን የሆንኩት ጥሩ የማይሆን ችግር ይዞብኝ የሚያጣል ማለት ነው። ስለዚህ አቧራ ችግር ይፈጥርብኛል ማለት ነው

ፍየል አይተህ ታውቃለህ አዎ ፍየል አይቼ አውቃለሁ ምክንያቱም ያለንበት የምንኖርበት ከተማ ክፍለ ሀገር ስለሆነ ብዙ ጊዜ። እንደዚህ በግ በሬ ላሞች እንደዚህ የተለያዩ ፍየሎችን የማየት እድሉንም አግኝቻለሁ አጋጥሞኛልም። እና ፍየል አዎ ይቼ አውቃለሁ። ፍየል ማለት በምትበላበት ጊዜ እንኳን ቆንጆ ስጋ ያላት ፍየል ናት። እና ፍየል በጣም እወዳለሁም ስጋዋንም ተመግቤ አውቃለሁ በእኔም አይቼ አውቃለሁ ከነነፍሷ ማለት ነው። ስለዚህ ፍየል አይቼ አውቃለሁ

በመስኮት ጎን መቀመጥ ትወዳለህ? ወይ ለሚለው ጥያቄ በመስኮት ጎን መቀመጥ በጣም እወዳለሁ። ምክንያቱም ቤት ውስጥም ሊሆን ይችላል ወይም ካፌ ላይ ሊሆን ይችላል። ወይም ደግሞ በተለይ በተለይ ደግሞ ዋናው በጣም አስፈላጊ ነገር መኪና ውስጥ ከሆነ ሁልጊዜም ቢሆን በመስኮት በኩል እቀመጣለሁ። ምክንያቱም በጣም ብዙ ተሳፋሪዎች የሚበዛበት ቦታ ከሆነ ብዙ ሰዎች የሚበዙባቸው ቦታዎች ላይ ስቀ በምንቀመጥበት ጊዜ የሰው ትንፋሽ ወይም ደግሞ አየር መዘዋወር ሲያቅተው የእያንዳንዱ ትንፋሽ ለሰዎች ወይም ለራሳችን ለማንኛውም ለሌሎችም ሰዎች ቢሆን ለጤናችን ጉዳት ስላለው ሁል ጊዜም ቢሆን በመስኮት በኩል እቀመጣለሁ። ከምቀመጤም በላይ ደግሞ መስኮት ሳልከፍት አልቀመጥም። ምክንያቱም ሳንከፍት ከተቀመጥን ወይ ውስጥ የነበረው አየር መውጣት ሲያቅተው ወይም ደግሞ ከውጭ ሌላ ንጹህ ኦክስጅን መግባት ሲያቅተው ሌሎችን ሰዎች ጨምሮ ይበክላል እኛንም ይበክላል። ለዚህ አየር መዘዋወር ሲያቅተው እኛን ለበሽታ ለቲቪ ለሚባል ለሳምባ ለተለያዩ በሽታዎች ሊዳርገኝ ስለሚችል ሁልጊዜም ብሆን በመስኮት ጎን መቀመጥ እወዳለሁኝ መስኮቴን ከፍቼ ደግሞ እቀመጣለሁኝ። ስለዚህ እያንዳንዱ ጊዜ መስኮቴን በመክፈት ራሴን ከበሽታም እና ከሌሎች ከአንዳንድ ነገሮች ሽታ መጥፎ ሽታ ያላቸው ጠረን መጥፎ ጠረን ያላቸው ሽታዎችን ለማስወገድ የግድ መስኮቴን ከፍቼ መቀመጥ አለብኝ ማለት ነው። ስለዚህ መስኮቴን ሁልጊዜም ቢሆን ሁሌም ቢሆን ከፍቼ ነው የምቀመጠው በተለይ መኪና ውስጥ እንደነገርኩህ እንደነገርኩህ መኪና ውስጥ ከሆነ በጣም በብዛት ብዙ ሰዎች የሚገኙባቸው ቦታዎች ስለሆኑ የነዛ ሁሉ ትንፋሽ እኛ ላይ የሚያመጣው ተጽዕኖ አለ። ሌሎች ሰዎች ላይም እኛ የኛ ትንፋሽ ለእነሱ ጋር የሚያመጣው መጥፎ ነገር አለ። ስለዚህ የተለያዩ የጫማ ሽታዎች ሊሆኑ ይችላሉ። የብብት ጠረኖች የላብ ጠረኖች ብዙ ጠረኖች ሊኖሩ ስለሚችሉ እነዛን ነገር ለማስወገድ ደግሞ ግዴታ መስኮት ዳር መቀመጥ እና የመስኮታችንን በር በመክፈት ውስጥ ያለውን የተቃጠለውን አየር በማስወጣት ብፁዕ አየር እንዲገባ በማድረግ ራሳችንን ጤናችንን ከበሽታ መከላከል አለብን። ማለት ነው ስለዚህ መስኮት ጎን መቀመጥ በጣም እወደድለው

የስራ የስራ ምግባር ታከብራለህ ወይ ማለት? አዎ የስራ ምግባር አከብራለሁ ምክንያቱም የስራ ምግባሮችን ካላከበርኩ ወይም የስራ ህጎችን ካላከበርኩ ውጤታማ ልሆን አልችልም ወይም ደግሞ የተሰማራውበት ስራ ላይ ውጤታማ ወይም ደግሞ ትርፋማ ልሆን አልችልም። ምክንያቱም የስራ ምግባሮች ራሱ ወይም ደግሞ የተለያዩ ምክንያቶች ሲወጡለት ህግና ደንብ ሲወጡለት የድርጅቱ ሊሆን ይችላል በየትኛውም አጋጣሚ ቢሆን የሚወጡለት የሚወጣላቸው ህግና ስነ ስርዓት በራሱ ለድርጅቱ ጠቃሚ እስከሆነ ድረስ። ለድርጅቱ አስፈላጊና ውጤታማ ሊያደርገው ትርፋማ ሊያደርገው የሚችል ነገር ስለሆነ ሁልጊዜም ቢሆን የስራ ምግባርን በጣም አከብራለሁኝ። በስራ ምግባሩም መሰረት ተከትዬ ነው ስራዬን የምሰራው እየሰራሁ ያለሁት ለዛም ነው ውጤታማ የሆንኩት። ስለዚህ የስራ ምግባሩን ካላከበርኩኝ ግን ማንኛውም ሰው ውጤታማ ሊሆን አይችልም። ለምሳሌ ከስራ ምግባር ውስጥ አንድ ነገር። ይህንን ነገር ማስተካከል አለባችሁ ወይም ደግሞ ይህን ነገር እንደዚህ ማድረግ አይቻልም የሚባለውን ነገር እኔ ባደርግ ወይም ደግሞ ያንን ህግ ብተላለፍ ምንድነው የሚሆነው? ከዛ ቀጥታ ላይ ከስራዬ ላይ እተጓጎላለሁ ማለት ነው። ስለዚህ ያንን ስራ በምትጓጎልበት ጊዜ ስራውንም ድርጅቱንም ራሴንም ቢሆን ኪሳራ ላይ እጥላለሁ ማለት ነው። ስለዚህ የስራ ምግባርን በጣም አከብራለሁ

ማታ ምን አይነት ድምጽ ትሰማለህ ማታ ምን አይነት ድምጽ ትሰማለህ ለሚለው ጥያቄ? ብዙ አይነት ድምፆችን እሰማለሁ የህፃናት ጩኸት ጫጫታ ልቅሶ የህፃናት ልቅሶ ድምጽ እሰማለሁ። በዋናነት ግን ግቢያችን ውስጥ ውሻ ስላለ የውሻውን ድምጽ እና አንገቱ ላይ የታሰረውን ሰንሰለት ሀብል ድምጽ ብዙ ጊዜ እሰማለሁ። የሰዎቹ ወሬ ንግግር። ሰዎች በዙሪያችን በግቢያችን በሚመላለሱበት ጊዜ የሰዎችን ኮቴ እሰማለሁ። ከግቢ ውጭ አንዳንድ ሰዎችን ጥሪ የሚጠራሩትን እከሌ እከሌ የሚባባሉትን ድምፆችን እሰማለሁ። ብዙ ጊዜ ግን በዋናነት ግቢያችን ከምሰማው ውሻና ግባችን ግቢያችን ውጭ ውስጥ ከምሰማው የውሻ ድምጽና የኩቴ ድምጽ በበለጠ ግን ጎረቤቶቻችን ላይ በጣም የሚያለቅሱ ህፃናት በጣም የሚጮሁ የሚለፋለፉ ልጆችን ድምጽ እሰማለሁኝ። ብዙ ጊዜ እና ድምፃቸው ይረብሻል። እረፍት የሚሰጥ አይደለም ምክንያቱም ቀንም ማታም ጠዋትም ሁልጊዜም ቢሆን ጩኸታቸው ሁሌም ሀይለኛ ጩኸት ስለሚጮሁ ብዙ ጊዜ ይረብሸናል። ነገር ግን ማታ ማታ ያው ትንሽ ይቀንሳል ድምፃቸው ነገር ግን ቢሆንም የህፃናት ልጆች ጩኸት እና ለቅሷቸውን ሁል ጊዜ እሰማለሁኝ ማለት ነው። ስለዚህ እነዚህ የዘረዘርኳቸው ግቢያችን ውስጥም ከግቢያችን ቀጥሎ ካለው ጎረቤት ላይም ካለው ግቢ ውስጥ የምንሰማቸው የድምጽ አይነቶች ናቸው። እነዚህ ማለት ነው። ግን በዋናነት ሁልጊዜም ቢሆን ቀን ማታም ሁሌም አዘወትሬ የምሰማው ድምጽ ምንድነው? ግቢያችን ውስጥ ያለው የውሻውን ድምጽ ነው። ማታ ማታ ያን ያህል ሰው አዳዲስ ሰው ስለማያይ ጩኸት ብዙም አይጮህም ነገር ግን በግቢያችን ሲሯሯጥ ከነሀብሉ አንዳንዴ የሚያሰማቸው ድምጾች እየሰማሁኝ አመሻለው ማለት ነው። ስለዚህ ሁልጊዜም ቢሆን የምሰማው ከጎረቤቶቻችን ያሉ የህፃናት ድምጽና ግቢያችሁን ውስጥ ያለውን የውሻ ድምጽ ነው

"ዜና በመስመር ላይ ታነባለህ?" ለሚለው ዜና በመስመር ላይ አላነብም። ምክንያቱም የማላነብበት ምክንያት ምንድነው በመንገድ ላይ እየሄድኩኝ ዜና ማንበብ ማነብ ከሆነ እንቅፋት መቶኝ ልወድቅ እችላለሁ ወይም ደግሞ ሌሎች አላስፈላጊ የሆነች ችግሮች ሊመጡብኝ ይችላሉ። የሆነ ነገር ሊወድቅብኝ፤ የሆነ ነገር ሊወረወርብኝ ይችላል። ስለዚህ ትኩረት አድርጌ የምሄደው ወይም ደግሞ የምሰራው መንገዴ ላይ ነው እንጂ ሁልጊዜም ቢሆን መንገድ ላይ ዜና አላነብም ዜና አላዳምጥም ታክሲ ውስጥ ስሆን ግን መኪና ውስጥ የሚከፈቱ ዜናዎች ሊሆኑ ይችላል እሰማለሁኝ እንጂ በመንገድ ላይ እየሄድኩኝ በማንኛውም ሰዓት ቢሆን ዜና አላነብም። ምክንያቱም መኪና ሊገጨኝ ይችላል፤ ታክሲ ሊገጨኝ ይችላል፤ ስለዚህ ሌሎች እብድ ሊያባርረኝ ይችላል። ስለዚህ ትኩረቴን ሰጥቼ መሄድ ያለብኝ ወይም መጓዝ ያለብኝ ምኑ ጋር ነው መንገዴ ጋር ነው ማለት ነው። ስለዚህ ምክንያቱም ዜናው በኋላ የሚደርስ ነገር ስለሆነ በመጀመሪያ ትኩረት ሰጥቼ መስራት ያለብኝና ትኩረት ሰጥቼ መሄድ ያለብኝ መንገዴ ላይ ስለሆነ እንጂ በየመንገዴ በየሄድኩበት እየቆምኩ ወይም መንገዴ ላይ ያለውን ነገር ሁሉ እያነሳሁ እያነበብኩኝ አልሄድም። ስለዚህ መንገድ ላይ ዜና አላነብም።

ኢሜል ትጠቀማለህ ወይ ኢሜል ትጠቀማለህ ወይ? አዎ ኢሜል እጠቀማለሁ። ምክንያቱም ኢሜል የምጠቀምበት ምክንያቱ እያንዳንዱ መረጃዎቼ ወይም ስልኬ ላይ የምጠቀማቸው ነገሮች በሙሉ። ሚስጥራዊ እንዲሆኑና ማንም ሰው ገብቶ መረጃዬን እንዳያቅብኝ ወይም ደግሞ የራሴን የሚያጋልጡ ነገሮችን እንዳያይብኝ ወይም ደግሞ የራሴ ሆኖ የራሴ ሆኖ መረጃዎቼን እንዳያቅብኝ ስለምፈልግ ኢሜል እጠቀማለሁ። ምክንያቱም አንድ ሰው ካለ ኢሜል መረጃዎችን የሚያስቀምጥ ከሆነ ሚስጥሩም ሆነ ሌሎች የሚያስቀምጣቸው የግል ጉዳዮቹን ሌላ ሰው እንዲያቅበት የማይፈልግ ከሆነ። ምንድነው የሚያደርገው ኢሜል ያዘጋጃል ማለት ነው። ስለዚህ እኔም በዛ መሰረት ኢሜል አለኝ ስለዚህ ኢሜል እጠቀማለሁ። በደንብ የምጠቀምበትን ምክንያት አለኝ ብዙ ፎቶዎችን ወይም ደግሞ ብዙ ቪዲዮዎች ሌሎች ሌሎች መረጃዎች የቤት ስራ ሊሆን ይችላል። ብዙ አካውንቶቼን እንዳይበረበርብኝ ስለምፈልግ እንዳይሰበሩብኝ ስለምፈልግ ማንም ሰው ገብቶ ስለእኔም ማወቅ እንዳይችል ስለምፈልግ ኢሜል እጠቀማለሁ

የምትወደው ፊልም ምንድነው? ብዙ አይነት ፊልሞችን እወዳለሁ ብዙ አይነት ሙቪዎችን አያለሁ ማለቴ ፊልሞችን አያለሁ አማርኛም የውጭም ፊልሞችን አያለው ስለዚህ ፊልም በጣም እወዳለሁ። ምክንያቱም ከስራ ደክሞኝ መጥቼ ወይም ደግሞ ስራ ላይ የባዘነው አእምሮዬ ወይም ሰውነቴን እረፍት እንዲያደርግ ወይም ደግሞ ሰላም እንዲሰማው ከፈለኩኝ ፊልም ከፍቼ አያለው አማርኛ የኢትዮጵያን ፊልሞች አሉ። የውጭ ሀገር የእንግሊዘኛ ፊልሞች አሉ የህንድ ፊልሞች አሉ የቱርክ ፊልሞች አሉ የኮሪያ ፊልሞች አሉ እነዚህን ሁሉ ፊልሞች አያለሁ ማለት ነው። ስለዚህ እኔ በጣም የምወደው ፊልም ደግሞ ከኢትዮጵያንም ፊልም በተጨማሪ በዋናነት ከኢትዮጵያን ፊልም በላይ ከኢትዮጵያን ተከታታይ ድራማ በላይ የምወዳቸው የህንድ ፊልሞችን ነው። የህንድ ፊልሞችን በጣም ነው የምወደው ካራቴ ያለበት እና በጣም የፍቅር ታሪክ የሚበዛባቸው ፊልሞች በጣም ነው የማየው የምከታተለው በጣም ነው የምወደውም። ስለዚህ እነሱ ነገሮች በደንብ አያለው ማለት ነው። ፊልም በማይበት ጊዜ እና ጥቅሙ ምንድነው? አንዳንድ ጊዜ የተጨናነቀ አእምሮ የተጨናነቀ ሰውነት ምክንያቱም አማርኛ አንዳንድ ጊዜ አእምሮአችን በራሱ ይጨናነቃል እና አእምሮአችን ሲጨናነቅ ደግሞ ስጋችን በራሱ ሰውነታችን የመንፈሳችን ሲዳከም ሰውነታችን ላይ የሚያመጣው ጉልበታችን ላይ የሚያመጣው የመንፈስ ድካም አለ። ስለዚህ እነዛን ነገሮችን ለማላቀቅ አንዳንድ ጊዜ ሙዚቃ ማዳመጥ ሊሆን ይችላል። ስለዚህ የምንፈልገውን የፊልም አይነት በመምረጥ ምንድነው የሚሆነው? ሁልጊዜም ቢሆን እነዚህን ፊልሞች በመክፈት ራሴን ደህና ለማድረግ እሞክራለሁ አእምሮዬን ዘና ሲል ደግሞ ሌሎች ሰውነቴ የተጨናነቀው ሰውነቴ የተጨማደደው ሁሉን ነገር ለቀቅ እንዲል ያደርጋል ማለት ነው። ስለዚህ የምወደው ፊልም ስለዚህ የህንድ ፊልምዎችን በጣም አብዝቼ የማያቸው እና የምወዳቸው ፊልም ናቸው። ስለዚህ የህንድ ፊልም በጣም እወዳለሁ

ማቅረቢያ ማድረግ ትችላለህ ወይ ለሚለው ጥያቄ? እኔ ማቅረቢያ ማድረግ አልችልም ምክንያቱም እ ማቅረቢያ ለማድረግ ጊዜ ስለሌለኝ እና ሌሎችንም ከወሮቹ ላይ ተጠምጄ ስላለሁኝ እነዚህን ነገሮች ለማድረግ አልደፍርም ሞክሬም አላውቅም እስካሁን ድረስ። ስለዚህ ማቅረቢያ ነገሩ ማቅረቢያ ማድረግ ትችላለህ ወይ ለሚለው ጥያቄ? እኔ ማቅረቢያ አልችልም ማቅረቢያ መዘጋጀትም ሆነ ምንም አይነት ማቅረቢያ ነገር ማድረግ አልችልም

የድርጅቶች ዝግጅቶችን ትሳተፋለህ ወይ ለሚለው ጥያቄ አዎ እሳተፋለሁ ተሳትፌማ አውቃለው። የአክሲዮን ስብሰባ ሊሆን ይችላል ሌሎች የድርጅት ስብሰባዎች ላይ የድርጅት ዝግጅቶች ላይ ተሳተፌ አውቃለሁ ምክንያቱም ስራዬም እንደዚህ አይነት ድርጅቶች ላይ እንድሳተፍ ስለሚያደርገኝ። ብዙ ጊዜ የድርጅት ዝግጅቶች ላይ ተሳትፌ አውቃለሁ። ያ ማለት ምንድነው? አንዳንድ ጊዜ የዩቤልዮ ፕሮግራም ዝግጅት ሲኖራቸው ወይም ደግሞ አመታዊ ክብረ በዓል ሲኖራቸው። ወይም ደግሞ የሆነ ዝግጅት ሽልማት ወይም የምስክር ወረቀት ለሚያገለግሏቸው ድርጅቶች ወይም ደግሞ ለሰራተኞቻቸው በሚያዘጋጇቸው ዝግጅቶች ላይ በደንብ ተሳትፌ አውቃለሁ። በስራም ሆነ እንደ ተጋባዥ እንግዳ ሆኜ ብዙ ጊዜ ቀርቤም ተጋብዤም አውቃለሁ ተሳትፌም አውቃለሁ። እና የምሳተፋቸው ድርጅቶች ድርጅቶች ላይ ደግሞ ለራሴ የተሻለ ነገር አመለካከት እንዲኖረኝ ምክንያቱም ጠንክሬ ሰርቼ እነሱ ካሉበት ደረጃ ላይ እንድደርስ ያስተምረኛልና። ብዙ ጊዜ የምሳተፍና የምገኝባቸው የምገኝበት ምክንያቱ ከእነሱ ለመማር። ምክንያቱም ዛሬ ላይ የድርጅቱ ዝግጅቶች እንዴት ሊያዘጋጁ እንደቻሉ ምን አይነት ስኬታማ ቦታ ላይ ሆኖ እንደሆነ የሚሉትን ነገሮችን ለማስተካከል ወይም ራሴ ላይ ለመስራት ስለምፈልግ። የድርጅቶች ስብሰባ ላይም ይሁን ዝግጅቶችም ላይም ይሁን የተለያዩ ፕሮግራሞች ላይ እሳተፋለሁ

ለምን ያህል ጊዜ በዚህ ስራ ላይ ሰርተሃል የሚለው ጥያቄ? ረጅም አመት ረጅም ጊዜ ሰርቻለሁ። ምክንያቱም እኔ የምሰራው ስራ ከአምስት አመት በላይ የቆየዉበት ስራ ነው። ይሄ አሁን ለአንተ የምመልሰው ጥያቄዬና መልስ ስራ ከሆነ ግን። ገና አጭር ጊዜ ነው አሁን ከጀመርኩኝ ነገር ግን የግል ስራዬን እኔ የምሰራውን ስራ ከሆነ የጠየከኝ ያለኸው በጣም ረጅም ጊዜ እና ከአምስት አመት ከስድስት አመት በላይ። ሆኖኛል ይሄን ስራ ከጀመርኩኝ እና እግዚአብሔር የተመሰገነ ይሁን ውጤታማ ነኝ። ገንዘብም እያገኘሁበት ነው። ትርፋማም እየሆንኩ ነው። ሌሎች ሰዎችም የስራ እድልም ፈጥሬያለሁ። አምጥቻለሁም ለሀገሬም የግብር በመክፈል የዜግነት ግዴታዬን እወጣለሁ። ምክንያቱም እኔ ግብር በምከፍለው ነው ሌሎች ሰራተኞች ደሞዝ የሚከፈላቸው። ስለዚህ እያንዳንዱን ስራዬን በምሰራበት ጊዜ በጣም ደስተኛ ሆኜ ስለምሰራው ረጅም አመት ለመቆየት ተገድጃለሁ ደፍሬያለሁ ማለት ነው። ስለዚህ ምን ያህል ጊዜ ሰራሽ ለሚለው? ቢያንስ ከአምስት አመት እስከ ስድስት አመት በላይ ሆኖኛል። በዚህ ስራ ላይ ከቆየሁ ከሰራሁም ማለት ነው አሁንም እየሰራሁ እገኛለሁ

በቤትህ ውስጥ ምን አይነት የቤት እቃዎች አሉ? እጅግ በጣም ብዙ የቤት እቃዎች አሉ በቤቴ ውስጥ። ለምሳሌ ከቀላሉ ነገር ስጀምር። ምግብ ከማበስልባቸው እቃዎች ስጀምር ምግብ እማበስልባቸው እቃዎች ብረድስቶች አሉ ስቶቮች አሉ ሳህኖች አሉ ማንኪያዎች አሉ ብዙ ነገሮች አሉ። የውሃ ብርጭቆ ጆክ የውሃ ማቅረቢያ ጆክ። ዝርግ ሳሀን ወይ በተለምዶ ማይካ ሳሀን ወይም ትሪ ምግብ እምናቀርብበት ጭልፋዎች እንደዚህ እንደዚህ ነገሮች አሉ። የውሃ ማጠራቀሚያ ባልዲዎች የውሃ ማጠራቀሚያ በርሜሎች። ሌላዎ ሌሎች ደግሞ የመታጠቢያ ሳፋዎች ልብስ እምናጥብባቸው ሳፋዎች አሉ። እነሱ እነሱ ቴሌቪዥን አለ። ሶፋ ወንበሮች እና የምግብ ጠረጴዛ ወንበሮች እነዚህ በብዛት በቤት ውስጥ የሚገኙ የቤት እቃዎቼ ናቸው። ቁም ሳጥን አለ። እቃ ምደረድርበት ኪችን ካቢኔት አለ ጠረጴዛዎች አሉ። እነዚህ ሁሉ እኔ በቤቴ ውስጥ የሚገኙ የቤት እቃዎቼ ናቸው። እና በጣም በጥንቃቄ እሚይዛቸው የቤት እቃዎቼ ናቸው። ምክንያቱም አሁን ላይ በቤት ውስጥ የሚገኙ የቤት እቃዎች በጣም እየተወደዱ ገበያ ላይ ከመምጣታቸው አንፃር በቤቴ ውስጥ ያሉኝን ነገሮች ተንከባክቤ ለማቆየት የቻልኩትን ሁሉ እያደረኩ እገኛለሁ ማለት ነው። ስለዚህ በቤቴ ውስጥ አሁን ሁሉ የጠየ የጠቀስኳቸው እነዚህ ሶፋ ጠረጴዛ የምግብ ጠረጴዛዎች እንደዚህ ትልልቅ እቃዎች ቴሌቪዥኖች እነዚህ ቲቪ ስታንዶች የቴሌቪዥን ጠራጴዛዎች ብዙ ብዙ እቃዎችን በቤቴ ውስጥ ይገኛል ማለት ነው። የልብስ ቁም ሳጥን ቁም ሳጥኖች የጫማ መደርደሪያ ሼልፎች። ጠረጴዛ የእቃ ማጠቢያ ማሽኖች ለምሳሌ እንደ ላውንደሪ ፍሪጅ ኦቨን አለ። ኬክ ምናምን ምንጋግርበት ዳቦ ለመጋገር የምንጠቀምባቸው የቤት እቃዎች በቤቴ ውስጥ ያሉ የሚገኙ የቤት እቃዎቼ ናቸው ማለት ነው። እነዚህ ስለዚህ እነዚህ በቤት እቃው ቤት ውስጥ የሚገኙ አልጋን ጨምሮ ብዙ የቤት እቃዎች በቤቴ ውስጥ ይገኛሉ ማለት ነው። ስለዚህ ምንድነው? እነዚህ እቃዎች በሙሉ አሁን ላይ ውድ ስለሆኑ ደግሜ እማላገኛቸው ነገሮች ስለሆኑ በጥንቃቄ ተንከባክቤ እይዛችኋለሁ ማለት ነው። ስለዚህ በቤት ውስጥ አይንህ በቤት ምን አይነት የቤት እቃዎች አሉ ለሚለው ጥያቄ ምን አለ? አሁን ከጠቀስኳቸው ሳህኖች ጭልፋዎች በጣም ብዙ ብዙ የቤት እቃ ሲባል በጣም ብዙ አይነት የቤት እቃዎችን መጥቀስ ይቻላል። ስለዚህ እስካሁን የጠቀስኳቸውን ይመስላሉ የቤት እቃዎቼ ማለት ነው

በባህላችሁ እንዲህ ሰርግ ይከናወናል? በባህላችን በዚህ አይነት የሰርግ ክዋኔዎች አሉ ከተማ ላይ የሚደረጉና በገጠር አካባቢ የሚደረጉ የሰርግ ክዋኔዎች አሉ። እና በባህላችን ሰርግ እንዴት ይከናወናል? የሚለው ጥያቄ በመጀመሪያ ደረጃ በእኛ ባህል እርስ በእርስ መጀመሪያ ከተዋወቁ በኋላ የሚለው ነገር አሁን ነው የመጣው ግን ባህላችን መጀመሪያ አንድ የሴት ወገን ለልጇ ለልጆቿ ለልጃቸው አንድ ባል የባል ወገን ይመጣና ምን ያደርጋል የ የስራ ማለት የጋብቻ ጥያቄ ያቀርባል ማለት ነው የጋብቻ ጥያቄ ካቀረበ በኋላ መጀመሪያ ሽማግሌ ይላካል ሶስት ሽማግሌ አቅማቸውን ከዛም ብለን ሊሆን ይችላል ይሄዳሉ በር ላይ ከቆሙ በኋላ ሰዎችን የሙሽራውን የሙሽራውን ቤተሰብ የሙሽራው ቤተሰብ ቆመው በስነ ሰዓት ልጃችሁን ለልጃችን ብለው ከጠየቁ በኋላ ካልተፈቀደላቸው በጭራሽ አይቆሙም አይቀመጡም። ስለዚህ ከተፈቀደላቸውና እሺ ፈቅደናል ይሁን ልጃችንን ሰጠናችኋል የሚል ቃል ሲሰሙ ነው ወደ ቤት የሚገቡ ከበር ላይ ከቆሙት ከቆሙበት በር ላይ የሚገቡት ማለት ነው። ስለዚህ የቆሙና እንደዛው ተፈቅዶላቸዋል ሲባሉ ገብተው ይቀመጣሉ በግ ይታረዳል መጠጥ ይቀርባል ጠላ አለ ቢራ አለ ብዙ ነገሮች ይከናወናሉ ከዛ በኋላ የሰርጉ ቀነ ቀጠሮ ይያዝና ይኬዳል ማለት ነው። ስለዚህ ሄደው ለባል ወገን ይነግሩታል። ከዛ የድግሱ የሰርግ ድግሱ ስነ ስርዓት ይከነወናል ከዛም ባልና ሚስቶች እንዲገናኙ ይደረግና ውል የሚባል ነገር አለ የሰማንያ እንደማለት ነው። ውል ከዛ በኋላ ይገናኙና ይባልም የቤተሰቡም ወገን የሴቷም የወንዷም ወገን ይገናኝና በጋራ የሚኖሩበትን የገንዘብ መጠን ካላቸውም ወይም ደግሞ ቤተሰብ የሚሰጣቸውን ጥሎሽ ካለ በባልም በወገንም ዘመድ አዝመድ የሚሰጣቸውን ካለ በዛ መሰረት ውሉ ይጻፍና ቃል ኪዳን ቀለበት ያስራሉ ማለት ነው። ቃል ኪዳን ቀለበት ካሰሩ በኋላ እስከዛ ድረስ አይገናኙም ምክንያቱም በእኛ በእምነታችንም ሆነ በባህላችን አንድ ወንድና ሴት ከጋብቻ በፊት ምንም አይነት ግንኙነት ማድረግ ስለሌለባቸው እንዲገናኙም ስለማይፈቀድ በባህላችን በአማራ ክልል የሚደረገው ነገር ማለት ነው። ስለዚህ በመጀመሪያ ደረጃ ውሉን ከተያዘ በኋላ እሷም ቤተሰቦቹ ትሆናለች እሱም እቤተሰቦቹ ጋር ይሆንና የዘርግ ሰዓቱ ጊዘው በሚደርስበት ጊዜ ጥሎሽ ለመጣል ወይም ደግሞ ለሙሽራዋ የሚያስፈልጋትን ነገር ለመግዛት በድጋሚ ይገናኛሉ ማለት ነው። የቃጊዳን ቀለበት ታስሮ አልቋል ስለዚህ ሌላው የወርቅ ቀለበት ለመግዛት ልጅቷ የምትለብሰው ሙሽራዋን ልትለብሰው የምትችለው ጫማ ልብስ ሌሎች ሌሎች ነገሮችን ይገዛል ማለት ነው። ስለዚህ ይገዛና እነዚህን ነገሮች ከገዛ በኋላ የሰርጉ እለት ዋዜማ ሰርጉ እንደ ነገ ከሆነ እንደ ዛሬ የወንዱን ሚዜዎች በሙሽራዋ ቤት ተገኝተው የሚሰጧትን የጥሎሽ ከጥላ ጀምሮ ከፓንት ጀምሮ ከጡትማስያዣ ውስጥ ልብስ የሌሊት ልብስ ነጭ የባህል ልብሶች የተለያዩትን የተለያዩትን ልብሶች ለማስረከብ ይሄዳሉ ማለት ነው አስረክቦ ከተመለሱ በኋላ ምንድነው የሚፈጠረው ማለት ነው እራት ይበላሉ ይመገባሉ ከዛ ተመልሰው ወደ ወንዱ ቤት ይሄዳሉ ማለት ነው ስለዚህ የሰርጉ እለት በበነጋው በዋናው እሁድ ሲደርሱ ምንድነው የሚሆነው ሙሽራዋ ፀጉር ቤት ትሄዳለች ሹሩባ ትሰራለች ወይም ደግሞ ቤቷ መጥተው ይሰሯታል ከዛ በኋላ ቤቷ መጥቶ ከሰሯት በኋላ ቆንጆ ከሆነች በኋላ ለባብሳ ሙሽራውን ትጠብቃለች ማለት ነው ስለዚህ ሙሽራውን ከጠበቀች በኋላ ልክ ሙሽራ በሚመጣበት ሰዓት አናስገባም ሰርገኛ የሚባል አለ በባህላችን መንገድ ላይ የሙሽራዋ ቤተሰብ እና ሚዜዎች በር ላይ ይቆማሉ አሸንፎ የገባ ይወስዳታል የሚል አይነት ጨዋታ ይጫወታሉ ማለት ነው። ስለዚህ በዛ መካከል ይሁን በዛ መካከል ያልፉና

በአደባባይ መናገር ትችላለህ ወይ ለሚለው ጥያቄ? በአደባባይ መናገር እችላለሁ ማለት ያን ያህል ደፋር አይደለሁም። ነገር ግን ከዚህ በፊት ባጋጠሙኝ እድሎች እና ባጋጠሙኝ እያንዳንዱ ስብሰባዎች ላይ። በመገኘት በማቀርባቸው ስነ ጽሁፎች በማቀርባቸው ተውኔቶች የተነሳ። በአደባባይ ላይ መናገር ሳይሆን ደፍሬ መቆም እችላለሁ። ነገር ግን ያን ያክል ደፍሮ የመናገርና ገለጻ የመስጠት ወይም ደግሞ ገለጻ የማድረግ። እውቀቱን ስለሌለኝ ያን ያክል ደፍሬ መናገር አልችልም። ነገር ግን አደባባይ ላይ የመቆም ድፍረቱ አለኝ ቆሜ አውቃለሁና። ስለዚህ ስታዲየም ውስጥ በተሰበሰበ ህዝብ መሃል ቆሜ ስነ ጽሁፎችን አቅርቤ አውቃለሁ። ንግግሮችን አቅርቤ አውቃለሁ። ትምህርት ቤት ውስጥ ግቢ ትምህርት ቤት እንደሞላ ነገሮችን አቅርቤ አውቃለሁ። ብዙ ነገሮችን ውዝዋዜዎችን አቅርቤ አውቃለሁ። ስለዚህ እነዚህ እነዚህ ነገሮች ነው እንጂ ቃላት አውጥቶ ብዙ ነገር የመናገር ድፍረቱ የለኝም

የፀሀይ መውጣትን ታያለህ ወይ ለሚለው ጥያቄ? አዎ ፀሀይ ስትወጣ እንደማየት የሚያስደስት ምንም ነገር የለም። ምክንያቱም ጠዋት ላይ ይዛው የምትወጣው የብርሃን ይዘቷ በጣም የሚገርምና አስደናቂ ስለሆነ መንፈስን የሚያድስ ቀን ላይ ከምናየው የፀሀይ ብርሃን በበለጠ ጠዋት ላይ የሚወጣው ጮራ የፀሀይ ጮራ በጣም ማራኪና ውብ ነው ከለሩ ራሱ ወደ ብርቱካናማ አይነት ከለር። ጠዋታት አስራ ሁለት ሰዓት ወይም ደግሞ ከአንድ ሰዓት አካባቢ ስንወጣ የምናገኘው የፀሀይ ብርሃን ሙቀት ለማየት ስንወጣ ብዙ ጊዜ በጣም የሚገርም የሚገርም እይታ ያላት እንደሆነች መገንዘብ እንችላለን ማለት ነው። ቀን ላይ ከምናየው ፀሀይ የብርሃን ፀሀይ ይልቅ ልክ ጠዋት ሊሆን ወጋገኗን ስትለቀው ገና ብርሃኗን ስትፈነጥቅ ያለው ስሜት ያለው የሚያምር ውበት ያለው የፀሀይ ሙቀት ብርሃን በጣም የሚገርም እይታ የሚፈጥር ነው። እና ለአእምሮአችን መንፈስ ለመታደስ እንዴ ፀሀይን በዚህ ልክ እንዲ ታምራለች እንዴ የሚል አይነት ነገር እንዲሰጥ ያደርገዋል ማለት ነው። ስለዚህ የሆነ የብርቱካናማ አይነት ከለር ቢጫ አይነት ከለር ይዛ እና በጣም የፀሀይዋ ክብነቷ ራሱ ወደ ምድር በጣም መውሰድ ስለምትቀርብ በጣም ትልቅ በጣም ትልቅ ሆና ትታየናለች ማለት ነው። ለእኛ በዛ መልኩ አይቻት አውቃለሁ እና በጣም ውብ እንደሆነችም ለማየት ችያለሁ

ምን ያህል ጊዜ መጽሐፍ ታነባለህ የሚለው? መጽሐፍ ብዙ ጊዜ ኣነባለው መጽሐፍ አንብቤ አቃለው። አሁን ላይ ግን ያው በርግጥ ከሰራዬም ሁኔታ አንፃር መጽሐፍ ማንበብ የሚያስችለኝን ጊዜ ላይ ባልሆንም ነገር ግን ከዚህ በፊት መጽሐፎችን በጣም ለረጅም ሰዓት በመቀመጥ አንድ የጀመርኩትን ታሪክ በአንድ ቀን የጨረስኩባቸው ሁሉ ጊዜያቶች ነበሩና በአንድ ክረምት እስከ አስራ ሰባት መጽሐፎችን አንብቤያለሁ። ስለዚህ በጣም ደስ የሚል መንፈስን የሚያድስ ብዙ ታሪኮችን እንድናቅ በተለይ የሀገራችን የታሪክ መጽሐፎች ከሆኑ ስለ ሀገራችን ስላሉ ብዙ ቅርሶች ስለ ሀገራችን ስላሉ በሀይሎች ሀገራችን ውስጥ በአይናችን እኛ ዙረን መየት ያልቻልናቸው ነገሮች ነገር ግን በሌሎች ሰዎች አማካኝነት እውቀትን ለእኛ ለመስጠት በሚችሉ ሰዎች አማካኝነት የተጻፉትን መጽሐፍ ማንበብ በጣም ደስ ይለኛል እወዳለሁ። አንድ ደግሞ አውቃለሁ። አንድ የመጽሐፍ ከያዝኩኝ ሳልጨርስ ያንን ነገር መተው ስለማልችል አሁን ላይ ደግሞ እንደዚህ አይነት ነገሮችን ለማድረግ ለስራዬም ስለማይመች። ማታ ማታ ላይ የተወሰነ የተወሰነ ደቂቃ ከሰላሳ እስከ አንድ ሰዓት አካባቢ ድረስ መጽሐፎችን በማንበብ ለራሴ አሪፍ ጊዜ እንዲኖረኝ አደርጋለሁ

እንደገና ጥቅም ላይ ማዋል ትችላለህ ወይ ለሚለው ጥያቄ? አዎ ጥቅም ላይ ማዋል እችላለሁ። ምክንያቱም አሁን አንዳንድ ጊዜ ልብስን ምሳሌ ልብስን ብናደርግ። ለምሳሌ አንድ ሱሪ ቢኖር ለብሰነው ረጅም ጊዜ ለብሰነው ላያልቅ ይችላል። ነገር ግን የሆነ ያለቀ ቦታ ወይ ጉልበታችን ላይ ሊሆን ይችላል ወይ ጭናችን ላይ ሊሆን ይችላል ወይም ደግሞ ከታች ከእግራችን አካባቢ ሊኖር ይችላል እና ደግሞ ወደ ጥቅም የማዋል ነገሩ ሲመጣ ምንድነው? ጭናችን ላይ አካባቢ ከሆነ የተፈገፈገ ያለቀው ወይ እግራችን አካባቢ ላይ ከሆነ ወይ ጉልበታችን አካባቢ ላይ ከሆነ ያለቀው እነዛን ነገሮች ቆርጦ በማስወገድ ከሱሪ ወደ ጉርድ ወይም ደግሞ ወደ ቀሚስ በመቀየር ሌላ እንደገና አዲስ እይታን መፍጠር የሚያስችለንን ነገር መስራት እንችላለን። ማለት ነው በዚህ ብቻ ሳይሆን በሌሎች ነገሮች ላይም ብዙ ነገሮችን ማድረግ ይቻላል። በልብስ ብቻ ሳይሆን አንዳንድ ነገሮች ወንበሮች ሊሆኑ ይችላሉ። ያገለገሉ ጠረጴዛዎች የእንጨት በተለይ ከሆኑ እነሱ የተሰባበሩትን የሆነ ነገራቸውን ቆርጦ በመጣል ወይ ሌላ ነገር በመተካት እንደገና ሊያገለግሉን የሚያስችሉ ነገሮችን መፍጠር መስራት እንችላለን። ማለት ነው

የስራ ቦታህ እንዴት ነው ለሚለው ጥያቄ የስራ ቦታዬ ቆንጆ በጣም አሪፍ። እኔም ወድጄው የተከራየሁት የስራ ቦታዬ ስለሆነ ደንበኞቻችንም መጥተው የተለየ እይታ ኑሯቸው። የተከራየሁት ህንፃ ላይ ከመሆኑ የተነሳ ከላይ ሆነው ሲያዩት ጥሩ እይታ እንዲኖረው የሚያደርግ እይታ እንዲኖረው ስለምፈልግ ቆንጆ እይታ ያለው ህንፃ ላይ ስለሆነ የተከራየሁት አሪፍ የሆነ እይታን ይፈጥራል ለከስተመሮችም ለራሴም ለሰራተኞቹም ጥሩ የሆነ ሰላምና ደስታ የሚሰጣቸው ቦታ ነው። እና የስራ ቦታዬ ላይ ብዙ ዲዛይኖች ያሉባቸው ዲኮሮችን ያዘጋጀንባቸው ነገሮች አሉ። የጀበና ቡና ገንዳዎች ስኒዎች የተለያዩ ነገሮች የሰው መጥቶ በባህላዊ መንገድ ለማስተናገድ የተለያዩ መቀነቶች የተለያዩ መጋረጃዎች። ምክንያቱም የምሰራው ሰዎችን ለመሳብና ሰዎች ተስበው ወደ እኔ ከመጡ በኋላ ቆንጆ የሆነ መስተንግዶ ተስተናግደው ቆንጆ የሆነ እይታን አይተው ቆንጆ የሆነ ንፋስ ተቀብለውና ዘና ብለው እንዲሄዱ የሚያደርግ ቦታ ስለሆነ ነው የመረጥኩት። የስራ ቦታዬ እጅግ በጣም ቆንጆና ማራኪ የሆነ የስራ ቦታ ነው ያለኝ ማለት ነው

ብዙ ትንሽ ሳለህ ማለት እኔ ትንሽ ሳለው ከሆነ ብዙ ነገሮችን አድርጌ አሳልፌያለሁ፣ ተጫውቻለሁ ተሯሩጫለሁ። ብዙ ነገሮችን አድርጊያለሁ፣ ጥፋቶችን አጥፍቻለሁ። እቃ ሰብራለሁ፣ አለቅሳለሁ፣ ጮሃለሁ፣ ሮጣለሁ ብዙ ሰዎችን ረብሻለሁ። ስለዚህ እንደዚህ አይነት ነገሮችን በማድረግ ያሳለፍኩት እና በጣም ትንሽ ሳለሁኝ ብዙ አስቸጋሪ ነገሮችን አሳልፋለሁ። በጣም አስቸጋሪ ልጅ ምባል ባልሆንም አለቅሳለሁ፣ ቶሎ ቶሎ ሚከፋኝ ልጅ ነበርኩኝ። ከቤተሰቦቼ ተለይቼ ትንሽ ደቂቃ ከቆየሁ ማለቅስ ልጅ ነበርኩኝ። እና ያለው ነገር ይሄ ነው።

ስማርት ፎን ትጠቀማለህ ወይ? ስማርት ፎን አዎ እጠቀማለሁ አሁንም የተጠቀምኩ ያለሁት በዚህ ሆኖ። ብዙ አይነት የስማርትፎኖች። ማርኮች አሉ ያ ማለት ምንድነው? ሳምሰንግ አለ ቴክኖ አለ አይቴል አለ ኢንፊኒክስ አለ በጣም ብዙ ብዙ የስማርት ፎኖች ብራንዶች አሉ። እኔ ግን ከነዛ ውስጥ በሙሉ የምጠቀመው እየተጠቀምኩትም ያለሁት ሳምሰንግ ነው። እና የሳምሰንግ ምርቶችን ስማርትፎኖችን የምትጠቀመው አሁን በእነሱ ነው?

ልብሶችህ በስነ ስርዓት የተቀመጡ ናቸው ወይ ለሚለው ጥያቄ? ልብሶቼ አዎ በስነ ስርዓት የተቀመጡ ናቸው። ምክንያቱም በስነ ስርዓት ማስቀመጥ ካልቻልኩኝ። አጥፌ ወይም አጣጥቤ ያስቀመጥኩት የልብስ እንትኖች ሊቀላቀሉብኝና ከለር ያላቸው ልብሶች ለምሳሌ ሊኖሩ ይችላሉ። ጥቁር ወይም ደግሞ ሰሚያዊ ወይም ደግሞ የልብስ ከለራቸው ሊለቅ የሚችል ልብሶች ስለሚኖሩ ነጭም በነጭ ጥቁሩን በጥቁር ሰማያዊ በሰማያዊ ቀይን በቀይ የተለያዩትን የልብስ አትስጠጣጥፍ ስነ ስርዓቶችን በመጠቀም በስነ ስርዓት ልብስ ማጥፍ በጣም ስለምችል። በስነ ስርዓት በስነ ስርዓት አድርጌ በቁም ሳጥኔ ውስጥ በማስቀመጥና በመክተት የልብሶቼን መስነ ስርዓት የማስቀምጥበት ዘዴዎች አሉኝና። ምክንያቱም እንደዛ የሚሆነው ምንድነው? በስነ ስርዓት ካላስቀመጥኩኝ ልብስም ለመልበስ በምፈልግበት ጊዜ ሊረፍድብኝ ይችላል ምክንያቱም ከመጀመሪያው ቢስነስ ራስ ስላላስቀመጥኩት ማለት ነው። ነገር ግን። የምፈልጋቸውን ቀሚስ በቀሚስ ሱሪ በሱሪ ቲሸርት በቲሸርት ወይ ሸሚዝ በሸሚዝ ሹራብ በሹራብ እያንዳንዳቸውን በየከለራቸው በየከለራቸው በስነ ስርዓት የማስቀምጥ ከሆነ ግን ልወጣ ስልም የፈለገ ቸኩዬ ብወጣ ወይም ደግሞ ፈጥኜ ቢረፍጭብኝ ብዙ ነገሮችን ማድረግ ብፈልግ በስነ ስርዓት ያስቀመጥኳቸውን ልብሶችን የምትጠቀም ከሆነ። ያን ያህል የህይወቴን ቀላልና መቼ ያደርጉልኛል ማለት ነው። ስለዚህ ልብሶቼን በስነ ስርዓት ሁሌም ቢሆን አስቀምጣለሁ ማለት ነው

ልብስ ምን ያህል ጊዜ ታጥባለህ? ለሚለው ጥያቄ ልብሴን በጣም ብዙ ጊዜ አጥባለሁ። ግን በሳምንት ሁለቴ ምክንያቱም ስራ ስለማይመቸኝ ስራ ቦታ ስለምውለው ማታ ተመልሼ መጥቼ ስለሆነ ልብሴን ማጥበው ስለዚህ ቢያንስ በሳምንት ሁለቴ ቅዳሜና መቼ ነው ቅዳሜና እሮቡ ልብስ የማጥባቸው ቀናቶች ናቸው። ከስራ አርፍጄ የሚቀርቼ ቀርቼ ሳይሆን ከስራ አርፍቼም። ቢሆን ወይም ሌላ ሰዎችን በመተካት የምሰራበት የምናጥብባቸው ጊዜያቶች ናቸው። እነዚህ ስለዚህ ቢያንስ በሳምንት ሁለት ጊዜ ልብሴን አጥባለሁ። ማለት ነው ምክንያቱም በሳምንት ሁለት ጊዜ የማጥፉበት ምክንያት በስራ ምክንያት ብዙ ቦታዎች የመዞር ወይም ደግሞ የመውጣት አጋጣሚዎች ስለሚኖሩ ስራ ቦታ ላይ የምግብ ሽታ የቡና ሽታ የተለያዩ ነገሮች ሽታ ልብስ ላይ በሚቀርበት ሰዓት ለራሴም ጥሩ ስለማይሆን ሰዎች አጠቅም በምቀመጥበትም ጊዜ መልካም እይታ እንዳይኖረኝ ስለሚያደርጉኝ ሁሌም ቢሆን ልብሶቼን በሳምንት ሁለቴ አጥባለሁ፣

የሙዚቃ መሳሪያ መጫወት ትችላለህ ወይ? ለሚለው ጥያቄ የሙዚቃ መሳሪያ መጫወት አልችልም። ምክንያቱም ፍላጎቱ ስለሌለኝ ሳይሆን የመማሩን እድሉን ስላላገኘሁኝ የተመቻቸ ቦታ ላይ ስላልነበርኩኝ የሙዚቃ መሳሪያ የመጫወት አልችልም እኔ ነገር ግን ሙዚቃ በደንብ መዝፈን እችላለሁ፣ በደንብ ማዳመጥ እችላለሁ፣ ድምፄን በጣም ቆንጆና ማራኪ ነው። እንደውም እዘፍናለሁ። ስለዚህ የሙዚቃ መሳሪያ ከመጫወት ይልቅ ወደ መዝፈኑ ስለማደላ ብዙ ጊዜ ከመጫወት ይልቅ የመሳሪያ የሙዚቃ ከመለማመድ ባለፈ የሙዚቃ መሳሪያ ለመለማመድ አስቤም አላውቅም። ምክንያቱም እድሉንም ጊዜውንም ስላላገኘው ማለት ነው። ስለዚህ የሙዚቃ መሳሪያ መጫወት አልችልበትም። የሙዚቃ መሳሪያ መጫወት መልመድ እፈልጋለሁ። መልመድ የምፈልጋቸው በገና፣ ክራር ከበሮወይም ደግሞ ጊታር የተለያዩ የሙዚቃ መሳሪያዎች ዋሽንት ብዙ ብዙ መሳሪያዎችን መልመድና ማወቅ መረዳት እፈልጋለሁ። ምክንያቱም እነዚህን ነገሮች ማወቅ መረዳት ከቻልኩኝ ስለ ሙዚቃ ምን ያህል እውቀት እንዲኖረኝ ስለሚያደርጉኝ ማለት ነው። ስለዚህ ግጥምና ዜማ መያዝ ብቻ ሳይሆን ከሪትምም ላለመውጣት የሙዚቃ መሳሪያዎችን በምንጫወትበት ጊዜ ሁሉንም ነገር ለመቆጣጠር እንዲረዳን ስለሚያስችል ብዙ ጊዜ የሙዚቃ መሳሪያዎችን መጫወት መልመድ እፈልጋለሁ። ነገር ግን አሁን ባለሁበት ሁኔታ ላይ ምንም አይነት የሙዚቃ መሳሪያ መጫወት ምችልበት ወቅት ላይ አይደለሁም ያለሁት። አልችልምም። ተጫውቼም አላውቅም። ነገር ግን መድረክ ላይ በጣም እዘፍናለሁ፣ መድረክ ላይ በጣም እወዛወዛለሁ፣ ድምፄ በጣም ያምራል ቆንጆ ነው፣ እዘምራለሁ በጣም እዘፍናለሁ። ነገር ግን የሙዚቃ መሳሪያ ተጫውቼ አላውቅም። እስካሁን ድረስ ግን ወደፊት እሞክረዋለሁ ብዬ አስባለሁ። ነገር ግን አሁን የሙዚቃ መሳሪያ መጫወት አልችልም።

መዋኘት ትችላለህ ወይ ለሚለው ጥያቄ? መዋኘት አልችልም። ምክንያቱም ውሃ ሻወር ከመውሰድ በዘለለ። በጣም መዋኘት በጣም ስለምፈራ ሰውነቴም ክብደት ስላለው። የሆነ ችግር ይደርስብኛል ብዬ ስለምፈራ ለመዋኘት ደፍሬ አላውቅም። ግን አንድ ጊዜ ለመዋኘት ከሄድኩ በኋላ ፓፒሬስ የሚባል ህንፃ አለ። ለመዋኘት ከሄድኩኝ ከገባሁኝ በኋላ መልሼ እንደገና ላለመወኘት ሀሳቤን ቀይሬ የወጣሁባቸው አጋጣሚዎችና ጊዜዎች አሉ። ምክንያቱም ቀላል አልነበረም ለወቅቱ የነበረው ነገር እና። መዋኘት አልችልም ነገር ግን ወደፊት ለመልመድ ሀሳብ አለኝ። ምክንያቱም ጣና ሀይቅ አካባቢ። ስለሆነ አሁን ጣና ሀይቅ አካባቢ ሄዶ በመዋኘት ትልልቅ ሆቴሎች ላይ ያሉ መዋኛ ገንዳዎችን በመጠቀም መዋኘት እፈልጋለሁ። ዋና መቻል እፈልጋለሁ። ነገር ግን ላሁኑ አሁን ባለሁበት ጊዜ ግን መዋኘት አልችልም።

ምን አይነት ምን አይነት ዳቦ ትወዳለህ ለሚለው ጥያቄ? ብዙ አይነት የዳቦ አገጋገሮች አሉ ብዙ አይነት የዳቦ ጣዕም ያላቸው አሉ። በሀገራችን የምንጋግራቸው ነገር ግን በዘመናዊ ማሽን ከሚጋገሩት ዳቦዎች ይልቅ በባህላዊ መንገድ ቤታችን ውስጥ የምናዘጋጃቸው ዳቦ የምናዘጋጃቸው ዳቦዎች በበለጠ ትኩረትና ጣዕም ይሰጡኛል። እና አብዛኛውን በኮባ የሚባል አለ ረጀት የሚባል ሸክላ አለ በዛ ውስጥ አፈር ይደረጋል። ከዛ ዙሪያውን በጭቃ ይሰራል። ከሸክላው ውስጥ ከዛ በኋላ ከስር ጠጠር ይደረግበታል። ከዛ ደግሞ መልሶ አፈር ይለብሳል። ከዛ በኋላ ኮባ ይደረጋል ከስር እሳት ይነዳል። ከላይ ደግሞ ብረት ምጣድ የሚባል አለበት። በተለምዶ እሱን ነገር ከተደረገ በኋላ የስረኛው ዳቦ እንደበሰለ ስናውቅ ወይም ደግሞ በሽታው እንደበሰለ ስናረጋግጥ። ከላይ ብረት ምጣዱ ላይ እንደገና ሌላ እሳት በማድረግ ከላይ ያለው ዳቦ እንዲበስል አድርገን። የምንጋግረው ዳቦ በጣም ይጣፍጠኛል እወዳለሁ። ሌላኛው ደግሞ የውሃ ዳቦ ይባላል። ይሄ ደግሞ የውሃ ዳቦ የሚባለው በአንድ ጥሽት ውስጥ በትልቅ ጥሽት ውስጥ ውሃ ቢያንስ እንኳን ግማሽ የሚሆን ድረስ ውሃ እንሞላና። እንጥዳለን ማለት ነው። ስለዚህ እንጥድና ያቦካነውን ሊጥ ትሪ ላይ ፌስታል በማድረግ ዘይት በመቀባት ያደረግነው ያቦካነውን ሊጥ ትሪው ላይ እንጠፈጥፈዋለን። ትሪው ላይ ከጠፈጠፍነው በኋላ ጥቁር አዝሙድ ወይም ደግሞ ሰሊጥ የተለያዩ ነገሮችን በማድረግ የተለየ ጣዕም እንዲሰጠን በማድረግ። ከአስዋብነው በኋላ በውስጡ ዘይትም ብዙ ነገር ስኳርም ብዙ ነገሮች ይኖሩታል። የዳቦ ከለርም መጠቀም እንችላለን ነገር ግን እኔ በነጩ ስለምወድ በነጩ ነው ሁሌም የምወደው የምጋግረውም። ስለዚህ እሳቱ ላይ ካደረግነው በኋላ ለአንድ ሰዓት ወይም ለሁለት ሰዓት ውሃው እየፈላ በእንፋሎቱ እንዲበስል እናደርገዋለን ማለት ነው። ልክ ሲወጣ እጅግ በጣም ላይን የሚማርክና ነጭ መልክ ያለው ቆንጆ ለስላሳ የሆነ ለአፍም የሚጣፍጥ እና ለአፍም የማይከብድ የዳቦ አይነት እናገኛለን ማለት ነው። ሌላው ደግሞ በመጥበሻ የምንጋግረው ዳቦ ነው። ያ ማለት ምንድነው? ሰፋፊ እቃዎችን በማናገኝበት ሁኔታ ውስጥ ስንሆን በበስቶቭ ላይ ወይም ደግሞ በከሰል ማንደጃ ላይ የምንጠቀማቸው የዳቦ አገጋገሮች ናቸው ማለት ነው። ስለዚህ ይህንን ዳቦ ስንጋግር ከሰል ካያያዝን በኋላ ከሰል የምናያይዘው ከሰል ግን በጣም ትንሽ መሆን አለበት። ምክንያቱም ብረት ድስታችንን ወይም ደግሞ መጥበሻችንን ሊይዝብን ስለሚችል ማለት ነው። ስለዚህ ብረት ድስትን ወይም መጥበሻውን ዳቦውን ዘይት ከቀባን በኋላ ዳቦውን መጥበሻ ውስጥ እናደርገዋለን ማለት ነው። ስለዚህ ስቶብ ላይ ከሆነ በጣም ዝቅተኛ ሙቀት ከሰል ላይ ከሆነ ደግሞ በጣም ከሰሉን ሳናበዛ በምናደርገው የዳቦ አይነት አበሳሰል ጣፋጭ የሆነ ልክ እንደተቆራሽ ኬክ የሚመስል አይነት ጣዕም ያለው ዳቦ መጋገር እንችላለን ማለት ነው። ስለዚህ ምን አይነት ዳቦ ትወዳለህ ለሚለው ጥያቄ? አሁን የዘረዘርኳቸውን አይነት ዳቦዎች በጣም እወዳለሁ ቤቴም እያዘጋጀሁ የምጠቀማቸው ዳቦዎች ናቸው። ስለዚህ ዳቦ የውሃ ዳቦ የረጀት ዳቦ የኮባ ዳቦ እና የመጥበሻ ዳቦ በጣም ነው የምወደው። ስለዚህ ከምወዳቸው የዳቦ አይነቶች ከብዙ በጥቂቱ ይሄን ይመስላል

ጨው ብዙ ትወዳለህ ወይ ለሚለው ጥያቄ? ጨው ብዙ አልወድም ነገር ግን ጨው የሌለው ምግብ ደግሞ መመገብ ስለማንችል መጠነኛ የሆነ የጨው ብዛት ያለውን ነገር በመጠቀም ለጤናችን የማይጎዳ አይነት ጨው መጠን ያለው ከሆነ። ምንም ችግር የለውም ነገር ግን በጣም አብዝተን ጮኸ የበዛበት ምግብ የምንመገብ ከሆነ ለጨጓራ በሽታ ለደም ግፊት ለተለያዩ የኩላሊት በሽታዎች ቆዳችን እንዲቆጣ ሰውነታችን ላይ ሌሎች ሌሎች ነገሮችን የመጨመር ነገር ስለሚኖረው ማለት ነው። በራሱ የሆነ አሲዲክ ነገር ስላለው ጮህ የበዛበት ነገር በምንጠቀምበት ሰዓት ብዙ አይነት ሰውነታችን ላይ የሚመጡ ለውጦች አሉ። ውፍረትን ይጨምራል ጨው ሲኖር ኩላሊት እግራችን አከባቢ ወገባችን አካባቢ እንዲሰማን ያደርገናል። ስለዚህ ለጤና ጥሩ ስላልሆነ ብዛት ያለው ጨው አልወድም።

ዝናብ ሲዘንብ ምን ታደርጋለህ? ለሚለው ጥያቄ ብዙ ጊዜ ዝናብ ሲዘንብ ሙቅ ያለ ልብስ በመልበስ በረንዳ ላይ በመቀመጥ ወይም በር ላይ በመቀመጥ ብዙ ጊዜ አይመከርም ነገር ግን የሚወርዱትን የዝናብ ጠብጣቦች ማየት በጣም ስለሚያስደዝዘኝ ወደ ውጪ ላይ በረንዳ ላይ በመቀመጥ ከሰማይ የሚወርዱትን የዝናብ ጠብታዎች በማየት ራሴን ዘና አደርጋለሁ። ሞቅ ያለ ልብስ በመልበስ ትኩስ ነገሮችን በመጠጣት። ከዛ በኋላ ማታ ላይ በመኝታ ሰዓት ከሆነ የሚዘንበው ዝናብ እየዘነበ መተኛት በጣም ስለምወድ እተኛለሁኝ። ዝናብ በሚዘንብ ጊዜ መተኛት በጣም ነው የምወደው በጣም ሞቅ ያለ ልብስ በመልበስ እተኛለሁኝ ማለት ነው። ከዛ በተረፈ ደግሞ ዝናብ ሲዘምብ አሁን ብዙ ጊዜ ምግብ እንበላለን። ትኩስ ነገሮች ሻይ እንጠጣለን። እነዚህ ቡና ነገሮችን እንጠጣለን። ምክንያቱም ዝናብ የሚዘንብኝ ጊዜ ተያይዞ የሚመጣ ንፋስ ተያይዞ የሚመጣ ብርድ ቅዝቃዜ ስለሚኖር እነሱን ነገሮች ለመቋቋም ይህ ግድ ትኩስ ምገብና ትኩስ መጠጦች ያስፈልጉናል። ስለዚህ እነሱን ነገሮች በማድረግ ዝናብ ሲዘምቦ አሳልፋለሁ እነዚህን ነገሮች በመተግበር ማለት ነው

ቤተሰብ ምን ያህል ጊዜ ይሰበሰባል ማለት ለሚለው ጥያቄ? ቤተሰብ ብዙ ጊዜ እንሰበሰባለን በተለይ ማታ ማታ ሁላችንም ከስራ መልስ ከስራ በኋላ ሁሌም ተሰብስበን አንድ ላይ የምናሳልፈው ጊዜ ብዙ አለና በተለይ ከስራ መልስ በኋላ ተሰብስበን ተገናኝተን እናቴ አባቴ ወንድሜ ጓደኞቼ ባለቤቴ ሌሎችም ልጄ ሌሎችም ሰዎች በረንዳ ላይ ቡና በማፍላት በተለይ ማታ ላይ ከሆነ መብራቶችን በማብራት። ቤተሰብ ምን ያህል ተነፋፍቆ እንደነበረ የምናውቀው ያኔ ነው ስንሰባሰብና ተሰባስበን ብዙ ጊዜ እናሳልፋለን ማለት ነው ያ ማለት ምንድነው? ፍቅርን ይጨምራል መተሳሰብን ይጨምራል። ሀሳብ ለሀሳብ መቀያየር ስለ ስራ ማውራት ስለአንዳንድ ነገሮች ስለ ህይወታችን ስለማህበራዊ ጉዳይ ብዙ ነገሮችን ለመነጋገር ስለሚረዳ። ብዙ ጊዜ ስብሰባ ብዙ ጊዜ ቤተሰብ እንሰበሰባለን እና ማታ ማታ አብዛኛውን ዘወትር ማታ ማታ እንሰበሰባለን። በስራው ጉዳይ ወይም በሌሎች ግምገማ ቤት ውስጥ ምን ያህል ስራ እንደተሰራ ወይም በውጭ ላይ ምን ያህል ተግዳሮቶች እንዳጋጠሙን አይነት ነገር። ከሆነ ግን ሁሌም እሁድ ማታ ሁሌም ቤተሰብ ተሰብስቦ አንድ አይነት የሆነ ሀሳብን ለማመንጨ ለመረዳዳት ሁልጊዜም ቢሆን እሁድ እሁድ እንሰበሰባለን። ነገር ግን ሁሌም ከስራ መልስ በኋላ ማታ ማታ ሁልጊዜም ቢሆን ተሰብስበን አብረን ጊዜ እናሳልፋለን ማለት ነው

እሳት ማንደድ ትችላለህ ወይ? ለሚለው ጥያቄ እሳት ማንደድ አዎ በሚገባ እችላለሁ ምክንያቱም ያደኩትኝ ከቤተሰቦቼ ጋር ያደግኩትም ክፍለ ሀገር ከመሆኑም አንፃር ከተማ ተወልጄ ባድገም እሳት ማንደድ እንዴት እንዳለብኝ በደንብ ተምሬያለሁ። እሳትም እንዴት ማንደድ እንደሚቻል እሳትን ከምን እንደምናገኝ ሁሉ ሳይቀር ማወቅ ችያለሁ ማለት ነው። እና እሳት ማንደድ በደንብ እችላለሁ እና ብዙ ጊዜ እሳት የሚነደው እንዴት ነው? በከሰል ላይ ሊሆን ይችላል። ወይም ደግሞ እንጨቶችን በመሰብሰብ አንድ ላይ በማድረግ ፌስታሎችን በመጠቀም ወረቀቶችን በመጠቀም እሳት እንዲፈጥርልን ክብሪት በማያያዝ እሳት እንዲፈጥርልን እናደርጋለን ማለት ነው። ስለዚህ እሳቱ ደግሞ ቶሎ እንዲያያዝልን እንጨቱ የተፈለገው የመጠን ሰዓት ላይ እንዲደርስልን ፌስታልም ማድረግ እናደርጋለን ማለት ነው። ምክንያቱም ፌስታል አድርገን በምናያይዝበት ጊዜ እሳቱ ቶሎ እንዲዛመትና ቶሎ እንዲያያዝልን የሚያደርጉ ዘዴዎች ስለሆኑ ብዙ ጊዜ እሳት ለማንደድ ወረቀት እና ወረቀት እና ይሄ ፌስታል ነገር እጠቀማለሁ። ስለዚህ አዎ እጠቀማለሁ በደንብ እችላለሁ ማንደድ

የምትመኘው ስራ ምንድነው? ብዙ የምመኛቸው ስራዎች አሉ ምክንያቱም ውጤታማ ሊያደርጉኝ የሚችሉ ወይም ደግሞ አሁን ላይ ከምኖረው ከምሰራው ስራ በተሻለ ብዙ መስራት የምፈልጋቸው ስራዎች አሉ። ያ ማለት ምንድነው? እጅግ በጣም ሀገራችን ተወዳጅ የሆነና ብዙ ቱሪስቶችን ሊቀበል የሚችል ሆሌ ሆቴል መገንባትና ይህንን አሁን ያለውበትን ስራ በማስፋፋት ትልቅ ስራ መስራት እፈልጋለሁ። ምክንያቱም የምመኘው በጣም ትልቅ ስኬታማ መሆን እና ሌሎች ሰራተኞች የስራ እድል መፍጠር ስኬታማ መሆን። ብዙ እንግዶችን ማስተናገድ የሚችል ሆቴል መገንባት ይሄ በጣም በህይወቴ የምፈልገውና የምመኘው የስራ አይነት ነውና ወደፊትም ቢሆን አሳካዋለሁ ብዬ አስባለሁ። ምክንያቱም አሁንም እየሰራሁ ነው። በዚሁ ዙሪያ ነገር ግን አሁን እየሰራሁ ያለሁት በአቅሜ ትንሽ ቀለል ያለ ነገር ስለሆነ ነገ ላይ ግን በትልቁ ሰፋ አድርጌ መስራት የምፈልገው ስራ ስለሆነ። ይሄ በሆቴሉ ዙሪያ ላይ በጣም ትልቅና ሰፊ ብዙ ሰዎች ተደራሽነት የሚያደርግ ወይም ደግሞ ለብዙ ሰራተኞች ስራ እድል መፍጠር የሚችል። የስራ አይነት ስለሆነ ይህንን ነገር መስራት እፈልጋለሁ

ዜናውን ከየት ታገኛለህ የሚለው ጥያቄ? ዜናውን ከብዙ አይነት የዜና አውታዎች ምንጮች ላይ ላገኝ እችላለሁ። ምክንያቱም ለምሳሌ ከቴሌቪዥን ላገኝ እችላለሁ። ከተለያዩ ስልኮች ላይ ከሶሻል ሚዲያዎች ላይ ላግኝ እችላለሁ። ከቲክቶክ ላይ ላግኝ እችላለሁ። ከዩቲዩብ ላይ ላግኝ እችላለሁ። ከሬዲዮ ብዙ ዜናዎችን ማግኘት ወይም ደሞ ማየት የምችልባቸው አጋጣሚዎች ስላሉ። አሁን ደግሞ ዘመን አፈራሽ የሆኑ ብዙ ቴክኖሎጂዎች እጃችን ላይ ስለሚገኙ ብዙ ጊዜ ዜናዎችን ማገኘው እኔ ከስልኬ ላይ ነው። እና ከቴሌቪዥን ነው። ስለዚህ ዜናዎችን ከቴሌቪዥን ላይና ከስልኬ ላይ። በማግኘት የምፈልጋቸውን ነገር የምፈልጋቸውን ነገር እረዳለሁ አውቃለሁ ማለት ነው። ለምሳሌ ስለ ሀገራችን ሁኔታ። ስለ ስራ ሊሆን ይችላል ስለ አየር ንብረት። ስለተያዩ ነገሮች። የምናውቅበት የመረጃ ምንጭ ስለሆነ። ብዙ ጊዜ ዜናውን የማገኘው ስልኬ ላይ ባለው። የስ ስልኬ ላይ ባለው የ ቴክኖሎጂ አማራጭ ነው ማለት ነው። ስለዚህ ብዙ ጊዜ ዜና ማገኘው ከስልኬ ነው

በቀን ምን ያህል ውሃ ትጠጣለህ ለሚለው ጥያቄ? እንደኔ ውሃ የሚጠጣው ሁሉ ያለ ሰው እስከማይመስለኝ ድረስ በደንብ ውሃ አብዝቼ እጠጣለሁ ከአምስት ሊትር እስከ ስድስት ሊትር ድረስ በቀን ውሃ እጠጣለሁ። ያ ማለት ምንድነው? ያለንበት ሁኔታ ሙቀታማ ወቅት ስለሆነ እንደዛ ባይሆንም ውሃ በጣም ስለምወድ በሰውነቴ ላይ ያሉ ምግብ ከምበላ ይልቅ አብዛኛውን ውሃ የምጠጣው ነው የሚበልጠው እና ውሃ መጠጣት በጣም እወዳለሁ። መታጠብ እወዳለሁ። ስለዚህ ነገሩን በቀን ምን ያህል ውሃ ትጠጣለህ ለሚለው ጥያቄ? ቢያንስ ከአምስት እስከ ስድስት ሊትር ድረስ ውሃ በቀን ውስጥ እጠጣለሁ ማለት ነው። ስለዚህ ለዛም ኩላሊቴን ጨጓራዬን ሌሎች ሌሎች የጤናዬን ሁሉ እንድጠብቅ አድርጎኛል ማለት ነው። ስለዚህ በቀን ውስጥ እኔ በጣም ብዙ ሊትር ውሃዎችን እጠጣለሁ። ምክንያቱም ጠዋቱ ሁለት ሊትር ብጠጣ ምሳ ሰዓት ሁለት ሊትር ብጠጣ ማታ ላይ ሁለት ሊትር ብጠጣ በነዛ መካከል ደግሞ እያንዳንዳቸው ቢያንስ አንድ አንድ ሊትር በየሆነ ጋፕ ጋፕ እጠጣለሁ ስለዚህ በቀን ቢያንስ ከአምስት እና ከስድስት ሊትር በላይ ውሃ እጠጣለሁ ማለት ነው።

ብዙ ሰነዶችን ታዘጋጃለህ ወይ? ለሚለው ጥያቄ ብዙ ሰነዶችን አላዘጋጅም ምክንያቱም ሰነዶችን የማዘጋጀው እውቀት ውስጥ ስለሌለንና ችሎታው ስለሌለን። ብዙ ሰነዶችን አዘጋጅቼ አላውቅም አላውቅም። ነገር ግን በአንዳንድ ሁኔታዎች ላይ ዳቦ ቤት በምሰራበት ጊዜ በምሰራበት ጊዜ ምንድነው? የተለያዩ የድርጅቶችን ስሞችን በመጥቀስ ወይም ደግሞ ፊርማዎችን በማሰባሰብ እንደዚህ እንደዚህ አይነት ሰነዶችን አዘጋጅቼ በተወሰነ መልኩ አውቃለሁ። እንጂ ሌሎች ሰነዶችን ብዙ ሰነዶችን በተአምር አዘጋጅቼ አላውቅም

በመስመር ላይ ሙዚቃ ትሰማለህ ወይ ለሚለው ጥያቄ? አዎ እሰማለሁ። ምክንያቱም በመንገድ ላይ የሄድኩኝ ከታክሲ ውስጥ ሊሆን ይችላል ሆቴሎች ካፌዎች ላይ ሊሆኑ ይችላል የምሰማቸው ብዙ የሙዚቃ ድምጾች አሉ። እኔም ራሴ ኤርፎን የጆሮ ማዳመጫዎችን በመጠቀም ሙዚቃዎችን አዳምጣለሁ። ስለዚህ እኔ እኔ በመስመር ላይ ሙዚቃ እየሄድኩኝ እሰማለሁ በደንብ አዳምጣለሁ። ምክንያቱም በተለይ ድብርት ውስጥ ከሆንኩ አይምሮየን የሚያጨናንቅ ነገር ከገጠመኝ ብዙ ጊዜ አዳምጣለሁኝ ማለት ነው። ስለዚህ በደንብ አድርጌ አዳምጣለሁ እሰማለሁ

የህዝብ ማመላለሻ አዎ እጠቀማለሁ ታክሲዎችን እጠቀማለሁ ባሶችን እጠቀማለሁ ምክንያቱም የምንሰራበት ቦታ እና የምንኖርበት ቦታ የተወሰነ ጉዞ መንገድ የእግር መንገድ ስለሚጠይቅ ወይም ደግሞ ዘመድ ለመጠየቅ ሊሆን ይችላል። ጓደኞቻችን ለመጠየቅ ይችላል ወይም ደግሞ ለመዝናናት በምንሄድበት ጊዜ የህዝብ ማመላለሻ አውቶቡሶችን እንጠቀማለን። የህዝቧ ማመላለሻ ታክሲዎችን ባጃጆችን እንጠቀማለን። በጋራ አንድ ላይ መሄድ የሚያስችሉና የህዝብ ማመላለሻዎችም ብዙ ጊዜ አዎ እጠቀማ

የቪዲዮ ጥሪ ታደርጋለህ ወይ? አዎ የቪዲዮ ጥሪዎችን አደርጋለሁ። ከልጄ ጋር ለማውራት ከባለቤቴ ጋር ለመውራት። ከእናቴ ከወንድሜ ከተለያዩ ጓደኞቼ ጋር ለመውራት። ሀገሩ ውጭም ሀገር ውስጥም ያሉ ሰዎች ጓደኞቼን ለማነጋገር ስፈልግ አይን ላይን ለመተያየት የሚያደርጉትን ወይ ያሉበትን ሁኔታ ለማወቅ ስለምፈልግ። የቪዲዮ ጥሪ በደንብ አደርጋለሁ። እጠቀማለሁም እየተጠቀምኩም እገኛለሁ። ስለዚህ አሪፍ ስለሆነ በድምጽ ከምናወራ ይልቅ የቪዲዮ የምንጠቀመው የጥሪ አይነት የተሻለ ሆኖ ስላገኘሁት በደንብ እጠቀማለሁ

ስንት ቋንቋ ትችላለህ የሚለው ጥያቄ? እኔ ብዙ ቋንቋ አልችልም። ነገር ግን ሁለት ቋንቋዎችን በደንብ መናገር እችላለሁ። ያ ማለት ምንድነው? አረበኛ። ቋንቋና አማርኛ እና አረበኛ ቋንቋዎችን በደንብ መናገር እችላለሁ። አማርኛ ቋንቋ የአማርኛ የአፍ መፍቻ ቋንቋችን ስለሆነ በደንብ መናገር እችላለሁ። ነገር ግን አረብኛ ግን ፊልም በማይበት ጊዜ ወይም ደግሞ ፊልሞችን በምመለከትበት ጊዜ ከቴሌቪዥን በማያቸው የመይነ መረቦች አማራጮች በስልኬ ሊሆን ይችላል። በቴሌቪዥን ሊሆን ይችላል በማያቸው ሶሻል ሚዲያዎችን በምጠቀም ጊዜ በማገኛችሁ እድሎች አረበኛ ቋንቋ መማርች ችያለሁ ማወቅ ችያለሁ ማለት ነው። ስለዚህ እኔ የማውቃቸው የቋንቋ አይነቶች ሁለት ናቸው። አንደኛው አማርኛ የሀገራችን ኢትዮጵያ ምትጠቀመው ቋንቋ የስራ ቋንቋ የመግባቢያ ቋንቋችን ነው። ሁለተኛ ደግሞ ማውቀው አረበኛ ቋንቋ ነው

የምትወደው አትክልት ምንድነው? ብዙ አይነት አትክልቶችን እወዳለሁ። ምክንያቱም ብዙ አይነት አትክልቶች አሉ። ጥቅል ጎመን ሰላጣ ቆስጣ። እንደዚህ እንደዚህ አይነት ነገሮችን እወዳለሁ ብዙ አትክልት ፍራፍሬዎች። በጣም እወዳለሁ እና ከእነዚህ ሁሉ አትክልት በተለይ ጥቅል ጎመን። ቆስጣ የሀበሻ ጎመን የሚባል አለ። ሰላጣ የሚባል አለ። ብዙ ብዙ ነገሮች እነዚህን እወድሃለሁ እናም አሰራራቸውም ብዙ ጊዜ በደንብ ተከሽነው ድቅቅ ተብሎ ተከትፈው የሚሰሩና ዝም ብሎ በእጅ ብቻ ተሰርተው የሚበሉ ምግቦች ናቸው። ስለዚህ እኔ እነዚህ በጣም የምወዳቸው እና በጣም መፈ ለጤናዬም ሆነ ለሰውነቴ አስፈላጊ ናቸው ብዬ የማስባቸው የምግብ አይነቶች አትክልቶች ስለሆኑ ብዙ ጊዜ እገዛቸዋለሁ በጣም እወዳቸዋለሁ። እና የምወዳቸው የአትክልት አይነት ጥቅል ጎመን ቆስጣ ሰላጣ እና ቆስጣ ሰላጣና የሀበሻ ጎመን የሚባል አለ እነሱ ነገሮች በመግዛት እጠቀማለሁ እወዳቸዋለሁ